ጠዋት ላይ ብዙ ጊዜ ይነሳለሁ ከተነሳ በኋላ ራሴን አዘጋጃለሁ አሳስባለሁ ስፖርት እሰራለሁ ከዛ በኋላ ስፖርት ከሰራሁ በኋላ ምንድነው የማደርገው ቁርስ እበላለሁ። ከዛ ልብሶችን በመቀየር በሰአትና በአግባቡ በተያዘለት እቅድና ግን መሰረት በሰአቱ ወደ ስራ መግባት ነው የምፈልገው እና ቶሎ ብዬ ቀድሜ እሄዳለሁ ቀድሜ ታክስ እሄዳለሁ ቀድሜ ወደ ስራ እገባለሁ። ቀድሜ ስራዬን በአግባቡና በሰአቱ እጀምርና ስራዬን እሰራለሁ ማለት ነው።

ዜናዎችን ከተለያየ መንገድ ነው የማገኘው አሁን ሰዓት ያው የዜና መገኛ ምንጮች ብዙ ናቸው ከዋና ዋናዎቹ። ከቴሌግራም አገኛለ፤ ከቴሌቪዥን አገኛለሁ፤ ከተለያዩ ዌብሳይቶች በመፈለግ አገኛለሁ፤ ከሬዲዮ አገኛለሁ። ምክንያቱም በሰአት በጣም ስለዘመነ ብዙ ነገር ስለጀመረ ብዙ ነገር በቃ ዜና የማግኘት እድሌ በጣም ከፍተኛ ነው። እና ዜናዎችን ቀን በቀን ነው የምሰማው አለማቀፍ ዜናዎችን እና ሀገር ዜናዎችን የተለያዩ ዜናዎችን ከተለያዩ የዜና ወታሮች ጋር በማሰባሰብ ዜናዎችን እሰማለሁ። ዜናዎችን አዳምጣለሁ በየቀኑ በየእለቱ አዳዲስ ነገሮችን ለማግኘት ስለምጓጓም በተለያዩ በይነ መረብ መረቦች ላይ በመግባት ዜናዎችን አንዳምጣለሁ ዜናዎችን እሰማለሁ።

እኔ ከወቅቶቹ በጣም የምወደውና በጣም የሚመቸኝ የበጋ ወቅት ነው የበጋ ወቅት እንዴት መረጥክ ብለህ ከጠየቀኝ የበጋ ወቅት ምንድነው? አሪፍ ነው ደስ ይላል ከምንም በላይ ዝናብ የለም ብርድ የለም አሪፍ አየር ንብረት ነው ያለው እና የበጋ ወቅትም ብዙ ጊዜ እመርጣለሁ። ምክንያቱም በክረምት ብዙ ዝናባማ ይበዛል። የዝናብ ሁኔታው ከባድ ነው አያሶጣም ከቤት ስራ አያሰራም። የተለያዩ ችግሮች የተለያዩ ተግዳሮቶች ስላሉት የክረምት ወራትን አልወደውም። ብዙ ጊዜ የበገ ወራት ግን በአንጻሩ የተሻለና ጥሩ የሚባል ወራት ስለሆነ በጣም እመርጠዋለሁ። በጣም እፈልገዋለሁ

አዎ ሳንቲም እቆጥባለሁ ሳንቲም በየጊዜው በየእለቱ እቆጥባለሁ ምክንያቱም የቁጠባ ባህልን ማዳበር ስለሚያስፈልግ የቁጠባ ባህልን አንድ ሰው ካደበረ ነው ነገ የሚፈልገውን ነገር ሊገዛና ሊያደርግ የሚችለው ስለዚህ። በጊዜ ሳንቲም እቆጥባለሁ ሳንቲም አጠራቅማለሁ ምክንያቱም ለነገር ለምፈልገው ነገር እንዲደርስልኝ ወይም ለምፈልገው ነገር እንዲሆንልኝ ሳንቲም አጠራቅማለሁ። ቤት መኪና መግዛት ስፈልግ የተለያዩን ነገሮችን መግዛት ስፈልግ ልብስ መግዛት ስፈልግ እንደዚሁም የቤት ኪራይ መክፈል ስፈልግ የተለያዩ ክፍያዎችን ሲኖርብኝ ግዴታ ሳንቲም ስለሚያስፈልግ ሳንቲም እቆጥባለሁ

በሚገባ ወደ ስራ በሰአቱና በሰአቱ ነው የምገኘው ምክንያቱም በስራ በሰአት መገኘት ብዙ ጥቅም ስላለው ብዙ ጥቅሞችን ስለሚይዝ በሰአቱ ነው የምገኘው በሰአቱ ተገኝቼ ስራዬን በአግባቡ እሰራለሁ ስራዬን በአግባቡ አከናውናለሁ መጨረስ ያለብኝን ነገር በአግባቡ እጨርሳለሁ። ምክንያቱም በአረፍት የተለያዩት ጉዳቶች አሉት ከጉዳቶቹ ውስጥ ስራ ይስተጓጓል ስራ ውጤት አያመጣም አይኖረውም። ስለዚህ ስራን የምሰራው በምንድነው በሰአቱ በመገኘት ነው በሰአት በመድረስ ነው። ለምሳሌ የስራ ሰዓቴ ሁለት ሰዓት ቢጀምር እኔ አንድ ሰዓት ከአርባ አምስት አንድ ሰዓት ከሰላሳ ወይም አንድ ሰዓት ከሃያ ልገኝ እችላለሁ። ምክንያቱም ቀድሜ እዘጋጃለሁ ለስራ የሚያስፈልጉኝን ነገሮች አመቻቻለሁ ሁኔታዎችን። አንዳንድ ነገሮችን አመቻቻለሁ በማመቻቸት ስራውን በተቀላጠፈና አግባብ ባለው መንገድ ጥሩ በሆነ መንገድ ለመስራት ሁልጊዜም ይዘጋጃል ሁልጊዜም እነሳሳለሁ። ስለዚህ ወደ ስራ ሰዓት በሰአት እና በሰአት ወይም በተሰጠኝ ገደብ ሰዓት ልክ ነው የምደርሰው። ምክንያቱም ከሰአት ውጪ የምደርስበት አጋጣሚ የለም። በሰአት ደርሼ ስራዬን እና ስራዬን መስራት እና ማከናወን ስለምፈልግ ማለት ነው

ከአለቃዬ ጋር ያለኝ ግንኙነት መልካም የሚባል ግንኙነት ነው አዋንታዊ ግንኙነት ነው ደስ የሚል ወንድማማችነት ደስ የሚል የፍቅር ደስ የሚል የስራ ባልደረባ ግንኙነት ነው። ያለኝ ምክንያቱም ከአለቃዬ ጋር የሚናረገውንም መልካም እና ጥሩ ሲሆን ስራዎች እና የተለያዩ ውጤቶች ይመጣሉ ውጤቶቹም መልካም ይሆናሉ። ስለዚህ ከአለቃዬ ጋር ያለኝ ግንኙነት ጥሩ ነው። እንደዚሁም በፍቅር የተሞላና ግንኙነታችንም በጣም የጠበቀ ጠንካራ ሁልጊዜም መልካም ግንኙነት ያለን ነን። እና ልክ እንተሳሰባለን ልክ እንረዳዳለን ልክ መልካም ነገሮችን አብረን እናደርጋለን እናከናውናለን። በዛ ሰዓት ለምንሰራው ስራ ውጤቱ እጃችን ላይ ይሆናል ማለት ነው።

አዎ ባህላዊ ልብስ እለብሳለሁ ባህላዊ ልብስ የምለብሰው መቼ ነው ብዙ ፕሮግራም ስኖረኝ ለምሳሌ ሰርግ ፕሮግራም ሲኖረኝ በዓላቶች ሲኖሩ የተለያየ ፕሮግራሙን ሲኖሩ የባህል ልብስ ለብሳለሁ የባህል ልብስ ቀድሜ ገዝቼ አስቀምጣለሁኝ ቆንጆ በጣም ያመረ የባህል ልብስ እገዛለሁ አስቀምጣለሁ ብዙ የባህል ልብሶች ናቸው ያሉኝ እነዛን የባህር ልብሶች ፕሮግራም ሲኖር ፕሮግራም ሲኖር ለብሳቸዋለሁ በፕሮግራም ለብሻቸው እገኛለሁ በጣም ያምራሉ ደስ ይላሉ ብዙ ጊዜ ማለት ነው

ስነ ጥበብ በጣም ነው የምወደው ምክንያቱም ስነ ጥበብ ብዙ ነገሮችን ይዟል ሙዝቃን ይዟል የተለያዩ ባህሎችን ይዟል የተለያዩ አመለካከቶችን ይዟል እና በውስጡ ብዙ ነገር አቅፎ ስለያዘ በጣም በብዙ ነው የሚያስተምረው በብዙ ነው በብዙ ነገር ጥቅም አለው። እና እኔ ስነ ጥበብም በጣም እወዳለሁ ለጥበብም ያለ ቦታ ትልቅ ነገር ነው። ምክንያቱም ጥበብ ማለት ብዙ ነገሮችን የሚያስተምር ብዙ ነገሮችን የያዘ በብዙ ነገሮች ውስጥ የተመሰረተ በብዙ ማህበረሰብ ውስጥ እሴት ያለው ወግ ያለው ባህል ያለው ስለሆነ ብዙ ማህበረሶችን የሚገልጽ ሀገርን የሚገልጽ ሀገርን የሚያስጠራው በተለያየ መንገድ ወግ ባህል የሚያዝበትና ስነ ጥበብ ደግሞ በብዙ መንገድ ለትልቅ እሴት ያለው ትልቅ ዋጋ ያለው ስለሆነ ስነ ጥበብም በጣም ነው የምወደው ምክንያቱም ለስነ ጥበብ ትልቅ ክብር አለኝ። ሁሉም ሰው ሊኖረው ይገባል። ምክንያቱም ስነ ጥበብ የአንድን ህዝብ ወይም የአንድን ብሄረሰብ ባህል ወግ አመለካከቱን እንደዚሁም ቋንቋውን እንደዚሁም ዘር ቀለሙን ሳይለይ የሚገልጹ ስለሆነ ብዙ ጥቅም ስላለው እኔ ስነ ጥበብን እወዳለሁ በጣም ለስነ ጥበብ ያለኝ ትርጉምም ትልቅና ትልቅ የሚባል ደረጃ ነውና ስነ ጥበብን በጣም ነው የምወደው

ትንኞች በአካባቢዬ አዎ አሉ ይኖራሉ አልፎ አልፎ ቤት ውስጥ ይገኛሉ። ግን የትንኝ ማጥፊያ የተለያዩ ዘዴዎች ስላሉ በዛ ምክንያት እናጠፋቸዋለን። በዛ ምክንያት እናባርራቸዋለን። ግን ትንኞች ብዙ ጊዜ የሚገኙት በእኛ አካባቢ ወይም በእኛ ሀገር ክረምት አካባቢ ነው። ምክንያቱም ክረምት አካባቢ ዝናብ ስለሚኖር እርጥብ ነገር ስለሚኖር ብዙ ጊዜ ትንኞች ይፈጠራሉ። በውሃ አካባቢ ስለሚፈጠሩ ወደ ቤቴ መግባት እንትናቸው ከፍተኛ ነው። ለጤናም ጥሩ ስላልሆኑ ብዙ ጊዜ በመድሃኒት እና በተለያዩ ምክንያቶች እናጠፋቸዋለን። ምክንያቱም ትንኞች ብዙ ጊዜ ሊፈጠሩ የሚችሉት በክረምት ነው ከበጋ ይልቅ ማለት ነው። እና ክረምት አካባቢ ትንኞች ይፈጠራሉ ክረምት አካባቢ ትንኞችን ሁል ጊዜ በቃ እናያቸዋለን የተለያየ መንገድ እናያቸዋለን። እና እኛም እናባርራችኋለን እኛም መፍትሄውን ብዙ ጊዜ እናፈላልጋለን

አካባቢ ገበያ በጣም ደስ ይላል ደስ የሚል ነገር ነው ብዙ ነገር አለው አንድ ሰው በአካባቢ መግዛት የሚፈልገውን ነገር መግዛት ይችላል። መግዛት ልፈልግ ወቶ የፈለገውን ነገር ገዝቶ በፈለገው አቅም በፈለገው ገንዘብ መግባት ይችላል እና የአካባቢውን ገበያ ስመለከት በጣም ደስ የሚል ሁሉም ነገር ያለበት አቅርቦት አለ። ብዙ ጊዜ ሰዎች የሚፈልጉትን ነገር ወጥተው ገዝተው ይገባሉ። ስለዚህ የአካባቢውን ገበያን የሚመለከተው በጥሩ ሁኔታ ነው በየጊዜው በጣም ነው የማደንቀው በጣም ነው ጥሩ ስሜት እና ጥሩ አመታታት ያለኝ ምክንያቱም ብዙ ነገሮች አብሮ ስለሚገኙ።

አዎ የድርጅት ባህል በጣም ነው የምወደው ምክንያቱም የድርጅቱን ባህል ከወደድኩት ስራውን ባጋቦቡ እሰራለሁ ስራውን ባንባብ አከናውናለሁ ውጤትም አመጣለሁ ብዬ ስለማስብ። የድርጅቱን ባህል በጣም ነው የምወደው። ለድርጅቱ ያለኝ አመካከት ጥሩ የሚባለዘል ነው እና ባህሉን ወጉን አክብሬ ነው የምሰራው። ስራውን እና ከዛ አንፃር ድርጅቱን ምን ባህል አለው ምን ወግ አለው የሚለውንም ቀድሜ በማወቅ የድርጅቱን ባህል በጣም ነው የምወደው።

በስራዬ ላይ የተለያዩ ተግዳሮቶች የተለያዩ አጋጣሚዎች ገጥመውኝ ያቃሉ ለምሳሌ ከደንበኛ የሚመጣ አስተያየት ይኖራል የደንበኞችን አስተያየት በሚገባና ተገቢ በሆነ መንገድ በመመለስ። ደንበኞችን በማርካት የተሻለ ማግኘት ያለባቸውን ነገር እንዲያገኙ ከእነሱ ጋራ በመነጋገር የተሻለ ውጤት እንዳመጣ ሁልጊዜ ረድቶኛል። ምክንያቱም አስተያየቶች ተግዳሮቶች ያስተምራሉ ተግዳሮቶች ብዙ ትምህርት ይሰጣሉ ተግዳሮቶች ለነገ ስራችን ብዙ መልካም ጎን ስላላቸው። ብዙ ጊዜ ተግዳሮቶችን እቀበላቸዋለውኝ። ብዙ ጊዜ ተግዳሮቶችን እንደ መልካም ነገር ነው ምወስዳቸው። ምክንያቱም ወደፊት ለምሰራው ስራ ወደፊት ለማደርገው ነገር ትልቅ ግብአት ስለሚሆኑ ማለት ነው።

አዎ አካባቢዬን በጣም ነው የምወደው በጣም ነው የማደንቀው አካባቢዬ ምክንያቱም አካባቢ ብዙ ጥቅሞች ስላሉት ብዙ የሚሰጠኝ ብዙ ነገር ስላለ አካባቢዬን በጣም ነው የምወደው። ምክንያቱም ተፈጥሮ ነው ዋናው ነገር እና ተፈጥሮ የሰጠኝን ነገር ደግሞ በአግባቡና በተግባራዊ መንገድ ነው የማየውና አካባቢዬን ትልቅ ክብር አለኝ በጣም ነው የምወደው። አካባቢ እንክብካቤ የሚባል ፕሮጀክት አለ። እዛም ላይ በመሳተፍ የተለያዩ ስራዎችን የተለያዩ መልካም ነገሮችን እሰራለሁ። እና አካባቢዬን ተፈጥሮን ሁሉን ነገር በጣም አደንቃለሁ በጣም ነው የምወደው። ሁልጊዜ መልካም ነገር ስለማይ ሁልጊዜ መልካም ነገር ተፈጥሮ ስላደረገ ስላሳየን። ብዙ ጊዜ የአካባቢዬን ሁኔታና አጠቃላይ በዙሪያ ያሉትን ነገሮች በጣም አደንቃለሁ በጣም እወዳለሁኝ።

ልደቴን ጥሩ በሆነ መንገድ ነው የማከብረው ጥሩ በሆነ ሁኔታ ነው የማከብረው ከጓደኞቼ ጋር በመሰባሰብ ደስ በሚል ሁኔታ በጣም ነው የምናከብረው። ተሰባስበን እና ኬክ በማሰራት የተለያዩ ዝግጅቶችን የተለያዩ ፕሮግራሞችን በማድረግ ልደቴ ድምቅ እና ባማረ መንገድ ነው የሚከበረው። እና በደስታ ነው እና ጓደኞች ራሱ የደስታ ቀን በቃ የዛ ቀን የልደቴ ቀን በጣም ነው ደስ የሚላችው በጣም ነው የሚደሰቱት። ከምንም በላይ በጣም ነው ሁልጊዜ የሚናፍቁት እና በጋራ አብረን ተሰባስበን በፍቅር በደስታ እናከብራለን። እንጨፍራለን ልዩ ልዩ ዝግጅቶችን እናደርጋለን። ከጓደኞቻችን ጋር አንዳንድ ፕሮግራሞችን አንዳንድ አላማዎችን አንዳንድ የስራ ሁኔታዎችን እናወጣለን ግብ እንቀርጻለን። እቅድ እናወጣለን የተለያዩ ወደ ፊት ማስቀመጥ ያለብንን መሄድ ባለብን መንገድ ወይም መስራት ባለብን መንገድ እንነጋገራለን። እና ለወደፊቱም ብዙ ነገር አስቀምጠን ለወደፊቱም ብዙ ነገር ሰንቀን ነው የምናከብረው። እና በጣም በደስታና በጥሩ ሁኔታ ነው የምናከብረው ብዙ ጊዜ

የትውልድ ከተማዬ ሞጆ ትባላለች በጣም አነስ ያለች ትንሽ ከተማ ናት በጣም ትንሽ ከተማ ሆና ያን ያህል ብዙ ሰፊ አይደለችም። የተወሰኑ ሰዎች የሚኖሩባት የፍቅር ከተማ ናት እና ብዙ ነገሮች አሉ በውስጧ ብዙ ማህበረሰብ ይኖርባታል። የተለያዩ ወግ ልማዶች አሉባትና ቆንጆ እና በጣም ያማረች ቦታ ናት። ሁል ጊዜ ትናፍቀኛለች ሁል ጊዜ ለማየት ሁል ጊዜ እጓጓለሁ። እና ከምንም በላይ ትልቅ ትውስታና ትልቅ ትዝታ አለብኝ

አዎ በሚገባ ጊዜዬን በአግባቡና በአግባቡ ነው የምጠቀመው ምክንያቱም ጊዜ ወርቅ ነው ጊዜ ከሁሉ ነገር ይበልጣል ከገንዘብ ይበልጣል ካለ ሀብትም ይበልጣል ከሁሉ ነገር ይበልጣል ስለዚህ ጊዜም ባግባቡና መልካም በሆነ መንገድ ነው የምትተገብረው ወይም የምትጠቀመው ለመልካም ነገር ለመልካም ስራ ለተለያዩ ነገሮች ነው የማውለው። ጊዜ ማለት ነው። ምክንያቱም ጊዜ ወርቅ ነው ብዙ ነገር የምናገኝበት ነው ብዙ ነገር የሚሰጠን ጊዜ ነው። እና ጊዜም በደንብ አስተዳድራለሁ በደንብ አድርጌ ፕሮግራመሮችን ሁሉን ነገር የማከናውነው ሁሉን ነገር የማደርገው። ምክንያቱም በፕሮግራም የሄደው በፕሮግራም የተከናወነ ነገር ለተለያዩ ውጤቶች ለተለያዩ ዝግጅቶች መልካም ስለሚሆን ብዙ ጊዜ በፕሮግራም እና በጊዜ ቅጥም ተከትለን ነገሮችን ማስተናገድ

በቀን ውስጥ ብዙ ኢሜሎች ነው የምልከው የስራ ኢሜሎች የተለያዩ ኢሜሎች ብዙ ኢሜሎች ናቸው ያሉኝ በቀን ውስጥ ቢያንስ ከአምስት ከስድስት በላይ ኢሜሎችን እልካለሁ። በስራ ምክንያት በተለያዩ ምክንያቶች ያው ብዙ ኮኔክሽን ስላለኝ ብዙ ግንኙነት ስላለኝ ከተለያዩ ሰዎች ጋር ከተለያዩ ሰዎች ጋር ስለምንገናኝ በስራም ወይንም በተለያየ ነገር ብዙ ኢሜሎችን ነው የምልከው። ብዙ የምቀበላቸው ኢሜሎችንም አሉ የምልካቸው ብዙ ኢሜሎችም አሉ። እና ብዙ ጊዜ የኢሜል አድራሻዬ እንደውም ሙሉ ነው ብዙ ጊዜ በየቀኑ ማለት ይቻላል በየሰአቱ ማለት ይቻላል። ምክንያቱም ከተለያየ ቦታ ሚሴጅ ይመጣልኛል እኔም ወደተለያየ ቦታ ሚሴጅ እልካለሁ። ብዙ ጊዜ አሁን መልእክቶችን በዛ ስለሆነ የማስተላልፈው። በጣም ቢዚ እና ቢዚ ነው። እና ስንት ጊዜ ኢሜል ትልቅ አለ አርኬት ጥያቄ ብዙ ጊዜ ነው የምልከው? በቀን ውስጥ

ፎቶ ማንሳት በጣም ነው የምወደው። ፎቶ መነሳትም ፎቶ ማንሳትም በጣም ነው የምወደው። እንደውም ወደፊት የፎቶ ባለሙያ ሆኜ መማር እፈልጋለሁኝ ብዙ ጊዜ። እና ፎቶ ማንሳት በጣም ነው የሚያስደስትኝ። ፎቶ ሳነሳ ወይም ሌሎችን ሳነሳ ወይም እኔም ስነሳ ራሱ በጣም ነው ደስ የሚለኝ። እና ለፎቶ ትልቅ ቦታ አለኝ። እና በየቀኑ በየእለቱ ራሱ ፎቶዎች እነሳለሁኝ፤ አስቀምጣለሁኝ። እና በቃ ፎቶ ማንሳት ያስደስተኛል። ፎቶም ለኔ ራሴን ማንሳት ሌሎች ሰዎችም ሲያነሱኝ እኔ ሌሎች ሰዎችንም ሳነሳ በጣም ከሚያስደስቱኝ ነገሮች አንዱ ነው። እና ፎቶ ደስ ይለኛል። ምክንያቱም ፎቶ በማንሳት ትልቅ ታሪክ ነው። እና ትልቅ ነገር ነው። ማስቀመጥ ያስፈልጋል፤ ማስታወሻ ነው፤ ወደፊት ለብዙ ትውልድ የሚተላለፍ ነገር ስለሆነ ፎቶ አንስቼ ሳስቀምጥ ሌሎች ሰዎች ሲያዩት በጣም ነው ደስ የሚለው። ምክንያቱም ለትውልድ የሚተላለፍ ነገር ስለሆነ ትውስታ ስለሆነ ብዙ ጊዜ በዛ መንገድ እንዲቀመጥ እፈልጋለሁ።

መወኘት እችላለሁኝ፣ በህሳንነቴ ጀምሮ ስለለመድኩኝ መወኘት በጣም ነው የምችለው። ብዙ ጊዜ ህሳን ሆኜ ከጓደኞቼ ከበመሆን እንዋኝ ነበር። እና ዋና በጣም ነው ደስ የሚለው! ከምንም በላይ የሆነ ውስጥን ምናምን ይሄ ወደስ ያሰኛል፣ እና ዋና ትልቅ በቃ ፍቅር የሆነ ስፖርት ነው። እና ብዙ ጊዜ ዋና እችላለሁኝ፣ እኔ ዋና የምችለው ደግሞ መቼ ነው ከህፃንነት የጀመረኝ ለማመር ነበር። ከህፃንነት የጀመረኝ ልምዶች ምናምን ነበሩኝ እና በዛ መንገድ ዋና በጣም ነው የምችለው።

የተለያዩ ስልኮችን ነው ምንጥቅም አሁን በእጄ ላይ ያለው ይሄ አንድሮይድ ሆኖ ስማርት ፎኑ አንድሮይድ ነው። በአሁኑ ሰዓት የምትጠቀመው ከአሁን በፊት ግን። የቴክኖ ምርቶችን እጠቀም ነበር የኖካያ ምርቶችን እንጠቀም ነበር የተለያዩ ምርቶችን እጠቀም ነበር። እና አሁን ላይ ደግሞ የሳምሰንግ ምርት ነው እየተጠቀምኩ ያለሁት የሳምሰንግ ምርት ደግሞ ጥራት አለው በጣም አሪፍ ነው። ብዙ ነገር ያሳያል ብዙ ነገር ያስጠቅማል ጠንካራ ነው በጣም ከምንም በላይ። በጣም በልዩ ምርት እና በልዩ አሰራር ነው የሚታወቀው። እና በጣም የዘመነን ነው በዘመናዊነት በጣም በስነ ስርዓት ነው የተሰራው። እና በሳምሰንግ ነው አሁን ላይ የተጠቀምኩ ያለሁት። ወደፊት ደግሞ ምናልባት አይፎን ሌሎች ስልኮችን የምጠቀም ይሆናል።

አዎ የህዝብ ማመላለሻ እጠቀማለሁ አንዳንዴ ትራንስፖርት በጣም ባስ በጣም እንትን ሲል ታክሲ በሚጠፋበት ሰዓት የህዝብ ማመላለሻ እጠቀማለሁኝ ምክንያቱም ለስራ በሰአት ለመድረስ በሰአት ለመገኘት የህዝብ ማመላለሻ እጠቀማለሁ። የህዝብ ማመላለሻ ላይ ብዙ ጊዜ ሄጄ አውቃለሁ ምክንያቱም በሰአትና በአግባቡ ለመገኘት ብዙ ጊዜ የህዝብ ማመላለሻ ነው የምጠቀመው። ምክንያቱም ታክሲ ላይ በጣም ይበዛል ብዙ ሰው ይበዛል ብዙ ሰው ነው የሚሰለፈው በጣም ወረፋው አይገኝም። በየቀኑ በየእለቱ ብዙ ሰው ወደ ስራ ይሄዳል ወደ ስራ ይጓዛል በዛ ሰዓት ማግኘት አይቻልም ወረፋ ማግኘት አይቻልም። ሰልፍ እና ብዙ ጊዜ ባሶች በነፃ ስለሚመጡ በነፃ ስለሚጭኑ እነሱን በመጠቀም ወደምፈልግበት ቦታ በሰአት እደርሳለሁ

ውሃ ለጤና መሰረት ነው ውሃ ሰው ሊለምድ ይገባል ሊጠጣ ይገባል ውሃ ውሃን በጣም ነው የምጠጣው በቀን ውስጥ እኔ እስከ ስምንት ብርጭቆ ስድስት ብርጭቆ እጠጣለሁኝ። ከፍተኛ እስከ ስምንት ብርጭቆ እጠጣለሁኝ ዝቅተኛ ደግሞ እስከ ስድስት ብርጭቆ እጠጣለው እና ብዙ ጊዜ ውሃ አስፈላጊ ነው ለጤና ለጤና በጣም ትልቅ ጥቅም አለሁ። ሁሉም ሰው ውሃ መጠጣት አለበት። ምክንያቱም ውሃ በሰውነታችን ብዙ ይዘቶች ብዙ ጥቅሞች አሉት ብዙ ብዙ ነገሮች ቆዳጭን ውስጥ ላይ ያሉትን ነገሮች በስነ ስርዓት እንዲሰሩ በስነ ስርዓት እንዲንቀሳቀሱ ያደርጋል። ውሃ ደግሞ በቃ በተፈጥሮ ልዩ የሆነ ተፈጥሮ ነው ያለው። አሪፍ ነው። ውሃ እጠጣለሁ እኔ ውሃ ከመጣቴም በላይ። ውሃ ሻወር ራሱ እወስዳለሁኝ ሰውነቴን ራሱ እታጠብበታለሁኝ በጣም ነው። እኔ ውሃ መጠጣት የሚያስደስተኝ ነገር በቀን እንደውም ከምግብ በላይ ውሃ ነው የምጠጣው። ብዙ ጊዜ እኔ ውሃ አዘወትራለሁ። ውሃ እበዛለሁ ምክንያቱም። የኩላሊት የተለያዩ የጤና ችግሮ። ኢገሮች ቢኖሩ እንኳን ውሃ ስለምትጠጣ ነፃና ንጹህ ነው የሚሆነው። ኩላሊቴ ራሱ

ጠዋት ላይ ብዙ ጊዜ ያው ምንድነው? የማደርገው እነሳለሁ በጠዋት እነሳለሁ አስራ አንድ ሰዓት እነሳለሁ። አነቃቂ ንግግሮችን እሰማለሁኝ ወይም መዝሙሮችን እሰማለሁኝ ከዛ በኋላ። ሰውነቴን አሳስባለሁኝ በስፖርታዊ እንቅስቃሴ ሰውነቴን አነቃቃለሁኝ ሰውነቴን አስስባለሁኝ። ሰውነቴን ካሳሰብኩ በኋላ ሰውነቴን ካዝናነው በኋላ ካነቃቃው በኋላ ምንድነው የማደርገው? ቁርስ ነው እንትን የምለው ቁርስ ሻወር ካለች ግን ውሃ ካለች ግን ሰውነቴን እታጠባለሁኝ በቀዝቃዛው ለቅለቅ እላለሁኝ ከዛ በኋላ። ምንድነው የማደርገው ቁርስ እበላና ልብሶችን እቀይራለሁ ልብሶችን ቀይሬ ቀጥታ ወደ ታክሲ ነው የምሄደው። ታክሲ ከሄድኩ በኋላ ወደ ስራ ቦታ በሰአት እና በአግባቡ ወይም ሰአቱን በጠበቀ መንገድ ስራ ገብቼ ስራዬን በንቃት በጥሩ ሁኔታ። ደስ ብሎኝ በንቃት ስራዬን ስራው ስራዬን አከናውናለሁ። እና ብዙ ጊዜ ጠዋት ላይ የማከናውናቸው ነገሮች ቁርስ መብላት አለ። ከዛ ደግሞ ማንበብ ትንሽ ነገር ላነብ እችላለሁ። አንዳንዴ የሚያነቃቁ ነገሮችን ሊሰማ እችላለሁ አነቃቂ ነገሮችን ልሰማ እችላለሁ። የእንግሊዘኛ ቋንቋዎችን የተለያዩ ቋንቋዎችን መማር መማርበትም አጋጣሚ አለ። ስፖርታዊ እንቅስቃሴዎችን እሰራለሁኝ ራሴን አሳስባለሁኝ ምክንያቱም ስፖርት ለጤና ጥሩ ስለሆነ። ጠዋት ላይ ደግሞ አይምሮ ዝግጁ ሆኖ ነቅቶ ስለሚነሳ ትልቅ ሀይልና አቅም ስላለው። ብዙ ጊዜ በዛ መንገድ ነው ጠዋት ላይ የማሳልፈው ጊዜ።

አዎ በሚገባ እዘምራለሁ በመታጠቢያ ቤት ውስጥ እንደውም መዘምር በጣም ነው የሚያስደስተኝ እየታጠብኩኝ ስዘምር የሆነ ውስጤ ምናምን ደስ ነው የሚለኝ እና አይቀዘቅዘኝም ራሱ ውሃው ብዙ ጊዜ ስዘምር እና በመታጠቢያ ቤት ውስጥ በጣም ነው የምዘምረው ብዙ ጊዜ እዘምራለሁኝ ይሄ ልምድ አለኝ። ይሄ ልምድ ደግሞ ዛሬ ብቻ ሳይሆን የመጣው ትላንት ድሮ ጀምሮ የመጣ ነው። ከልጅነቴ ጀምሮ የመጣ ነው። እና በመታጠቢያ ቤት ውስጥ እዘምራለሁ

ብዙ የቅርብ ጓደኞች አሉኝ። የቅርብ ጓደኞቼ በጣም የምወዳቸው በጣም የማፈቅራቸው ለኔ የሚያስቡልኝ እነሱም ለኔ በቃ ያሰባሉ እኔም ለእነሱ አስብላቸዋለሁ እና እንተሳሰባለን እንረዳዳለን እና ብዙ የቅርብ ጓደኞች አሉኝ አብሪያቸው የታማርኩት በስራ ምክንያት የማውቃቸው በተለያየ ምክንያት የማውቃቸው ብዙ ጓደኞች አሉኝ፤ እና በብዙ መንገድ ነው የምንቀራረበው በብዙ መንገድ ነው የምንግባባው ስራዎችን በጋራ እንሰራለን፣ የወደፊት እቅዶችን እናወጣለን፣ የወደፊት ፕሮግራሞችን ሁልጊዜ እናስቀምጣለን እንጽፋለን፣ ከእነሱ ጋር ብዙ ጊዜ እገናኛለሁ፣ ሻይ እንጠጣለን፣ እራት እንበላለን፣ በተለያየ መንገድ እንገናኛለን፣ በሰርግ እንገናኛለን፣ በሀዘን እንገናኛለን፣ በተለያዩ ፕሮግራሞች ላይ አብረን እናሳልፋለን፤ እና ፍቅራችን ልዩና ደስ የሚል ሁልጊዜም የሚናፋቅ ፍቅር ነው ያለን እና የቅርብ ጓደኞቼን በጣም ነው የምወዳቸው የቅርብ ጓደኞቼን በጣም ነው የምናፍቃቸው ሁሌም ቢሆን ከእነሱ ጋር አብሮ ማሳለፍ በጣም ደስታዬና ደስታዬ ነው።

የማስታውሳቸው ብዙ መምህሮች አሉኝ ብዙ መምህሮች ናቸው የማስታውሳቸው ከህፃንነት የጀመሩ ያስተማሩኝ ገና ከአንድ እስከ አስራ አራት እስከ አራተኛ ክፍል እስከ አስራ ሁለተኛ ክፍል አብረው እየተማርኳቸው መምህሮች አሉ እና በስነ ምግባራቸው በጉብዝናቸው ሁሌም በጣም አስታውሳቸዋለሁ ሁሌም በጣም በቃ ትውስታዬ ናቸው። እነሱ እንዴት የማስታውሳቸውም? ምንድነው በቃ በጣም ይመክሩኝ ነበር በጣም ያስተምሩኝ ነበር ጎበዞች ናቸው። ከምንም በላይ ለኔ ብዙ ነገር ያደርጉልኝ ነበር ደብተር ይገዙልኝ ነበር እስኪሪብቶ ይገዙልኝ ነበር እና የተለያዩ ነገሮችን ያደርጉልኝ ነበር እና በጣም አስታውሳለሁ። ጎበዞች እና መልካም መምህራኖች ነበሩኝ። እና እነዛ መምህራኖች አስተምረውኛል ብዙ ነገር አድርገውልኛል ብዙ ነገር በቃ ትልቅ ሚና ተጫውተዋል። እዚህ ለመድረሴ ትላንትና አልፌ ለዛሬ ለመብቃቴ ለዛሬ እዚህ ደረጃ ለመድረሴ እነሱ ትልቅ ተጽዕኖ ትልቅ ጥረትና ትልቅ ብዙ ነገር የከፈሉት ነገር አለ የከፈሉት ክፍያ አለ። እና መክረውኝ አስተምረውኝ ጎበዝ እንደሆን በትምህርቴ የተሻለ ውጤት እንዳመጣ ከእነሱ ጋር ብዙ የተማርኳቸው ብዙ የቀሰምኳቸውም ብዙ ነገሮች አሉና በጣም ትልቅ ክብር አለኝ። ለእነሱም እውነት ለመናገርና ብዙ መምህራኖች አሉኝ የማስታውሳቸውም በጣም የማስታውሳቸው ብዙ መምህራኖች አሉኝ እና ሁልጊዜም አስታውሳችኋለሁ መልካም ነገር ያደረኩልኝን ነገር ሁልጊዜም አስባለሁ። እንደነርሱ ወደፊት ጥሩ ነገር ለማድረግም እኔ ለሌሎች ተዘጋጅቼ የሰራሁበት ነው ያለሁት። እና ብዙ መምህራኖች ነበሩ።

የማውቀውን አንድ ምሳሌ ልንገርህ በጣም ደስ ብሎኝ በደስታ ነው የምነግርህ እና አንድ ምሳሌ አዎ ያባባል አለና እሱን ላስታውስህ ምንድነው? የሚለው ርዕሱ ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል ይሄ ማለት ምንድነው? በማህበረሰባችን ወይም ይዘቱ ወይም ትርጉሙ ምንድነው? አንድ ሰው ከመጣመሙ በፊት አንድ ሰው ህመም ላይ ከመሆኑ በፊት አንድ ሰው በጽኑ ሁኔታ በከባድ ደረጃ ላይ ከመድረሱ በፊት ራሱን ምንትን ማለት አለበት በቃ መጠበቅ አለበት ጥሩ ደረጃ ላይ ማድረስ አለበት። እና ሁልጊዜም ቢሆን ጥንቃቄ ማድረግ እንደሚያስፈልግ ሁልጊዜም ቢሆን ለራስ ትኩረት ማድረግ እንደሚያስፈልግ ሁሌም ቢሆን ነገሮችን በማስተዋል ማድረግ እንደሚያስፈልግ የሚያሳይ ነው። እና ማህበረሰባችን በተለያየ መንገድ በተለያየ ጊዜ የተለያዩ ምሳሌ አባባሎችን የተለያዩ ነገሮችን ይሰጣል ያከናውናል እና። በዛ ሰዓት እነዛ ምሳሊያዊ አነጋገሮች እነዛ ምሳሌ አባባሎች። ልዩ ትርጉም አላቸው ልዩ ይዘት አላቸው እንደ ቀላል አይደለም ሚነገሩት ትርጉም አላቸው ሁሉም እና ሲነገሩ የሚያስተላልፉት መልእክት አለበት በትርጉም ነው። አሁን ይሄ እኔ እኔ ነገርኩህ ታሞ ከመዋቅ አስቀድሞ መጠንቀቅ ያልኩህ ምንድነው? ሰው ልጅ ከመታመሙ በፊት አስቀድሞ መጠንቀቅ አለበት አስቀድሞ ራሱን መጠበቅ አለበት አስቀድሞ ለራሱ ትኩረት መስጠት እንዳለበት ነው። የሚያመለክተው

በሚገባ ከደንበኞች ጋር በጣም ነው ምሰራው ከደንበኞች ጋር ስሰራ የማገኛችሁ ጥቅሞች ብዙ ስለሆኑ ከደንበኞች ጋር ነው የምሰራው እንደውም ልምዱ አለኝ የስራ ልምዱም ስላለኝ እኔ በዚህ ስራ ብዙ አመት ስላሳለፍኩኝ ከሶስት አመት ከአራት አመት በላይ ቆይቻለሁኝ። እና በደንበኞች አገልግሎት መኮነን የደንበኞችን ፍላጎት አውቃለሁ የደንበኞች ምን እንደፈለጉ አውቃለሁ ምን ያስፈልጋችኋል የሚለውን አውቃለሁ እና ከደንበኞች የሚመጣውን አስተያየት ሁሉ እቀበላለሁ ተቀብዬም ወደ ተግባር ሁል ጊዜ አውለዋለሁኝ። ምክንያቱም ከደንበኞች ጋር መስራት ብዙ ውጤት ያመጣል ከደንበኞች ጋር መስራት ብዙ ለውጦች ያመጣል ከደንበኞች ጋር መስራት ብዙ ትምህርቶችን እንድማር ረድቶኛል። ብዙ ነገሮችን እንዳውቅ ረድቶኛል። ቢዝነሴን ወይም ኢኮኖሚዬን እንዳሳደግ ረድቶኛል። እና ስለ ደንበኞች በጣም ነው የማውቀው ስለ ደንበኞች በጣም አብሮ በመስራት አብሮ በማደግ። በመንከባከብ ለደንበኞች ጥሩ አገልግሎት በመስጠት ሁልጊዜም ቢሆን በመታዘዝ ደንበኞቼን ጥሩ አገልግሎት እንዲያገኝ በማድረግ። ሁልጊዜ ቅድሚያ የምሰጠው እና ሁል ጊዜ ትኩረት የማደርግበት ነገር ነው። ምክንያቱም ደንበኛ ከሌለ ምንም ነገር የለም። ደንበኛ የመጀመሪያ ቅድሚያ የሚሰጠው ነገር ስለሆነ ልድደንበኞች ትልቅ ቦታ አለኝ

ከፍተኛ የሙቀት መጠን ብዙ አልመርትም። ያደኩበት አካባቢ ያደኩበት ቦታ ከፍተኛ የሙቀት መጠን ስለሌለው መካከለኛ ነው ቀዝቃዛ የማይባልም፣ ሞቃት የማይባልም፣ እና በመካከለኛ ደረጃ የሚባል ነገር ነው፣ እና ብዙ ጊዜ ከፍተኛ ወይም ከባድ ሙቀት አልጠቀምም ወይም አልወድም። ብዙ ጊዜ እንደዛ አይነት ሙቀት በጣም ይከብደኛል፣ ይረብሸኛል ምንድነው ከሙቀት በጣም የምወደው ሙቀት ምንድነው! መካከለኛ የሆነ፣ በጣምም የሚሞቅ አይደለም፣ በጣም የጨና ተስማሚ በጣምም ሳይሞቅም፣ በጣምም ሳይቀዘቅዝም እንደ ጤና ሰው ተስማሚ የሆነ የሙቀት ክልል ውስጥ መኖር እመርጣለሁኝ ብዙ ጊዜ ማለት ነው። ምክንያቱም እኔ በጣም ከፍተኛ ሙቀት ካለ በጣም ያቃጥለኛል፣ በጣም ለጤናም ጥሩ አይደለም፣ እና ታመም እችላለሁኝ፣ ብዙ ጊዜ እፈራለሁኝ በዛ ሙቀት ውስጥ አሳለፍ በጣም ይከብደኛል፣ ግን ምንድነው የማደርገው? ቀዝቀዝ ባለ ወይም መካከለኛ በሆነ ሙቀት ውስጥ ብዙም ሳይሞቅ፣ ብዙም ሳይቀዘቅዝ በዛ ውስጥ መስራት እና በዛ ውስጥ መኖር እፈልጋለሁኝ። ከዛውች ከሆነ ግን ከፍተኛ ሙቀት ክልል ውስጥ ከሆንኩ ልታመም እችላለሁ፣ ብዙ አደጋዎች፣ ብዙ የቴና ክሮችን ሊያጋጥምኝ ይችላሉና። ብዙ ጊዜ የምወደው መካከለኛ ደረጃ የመቶ መጠን ነው።

በጣም ጥሩ ጥያቄ ነው የጠየከኝ ሰዎች እንዴት ታስተዋውቃለህ? ላልኩኝ እንዳልኩህ የስራ ልምዴ ወይም ስራዬን በደንበኞች ጋር ስለሆነ ብዙ ጊዜ ደንበኞችን ማስተናገድ ስለሆነ ሰዎችን ማስተዋውቅበት መንገድ። በቃ የሆነ ሰው ሲመጣ ወደ እኔ ከዛ ሌላውን ሰው ለማስተዋወቅ ስሙን እናገራለሁኝ እከሌ ይባላል ስሙ እከሌ ይባላል አበበ ይባላል ተዋወቀው። አበበ ማለት እዚህ ቦታ የሚሰራ ነው አበበ ማለት እንደዚህ አይነት ጥሩ ሰው ነው። አበበ ማለት የዚህ ድርጅት ባለቤት ነው። አበበ ማለት ከእኛ ድርጅት ጋር አብሮ የሚሰራ ነው። ጥሩ እና መልካም ሰው ነው ከምንም በላይ አዎንታዊ አስተሳሰቦችን የሚያስብ ትልቅ ሰው ነው። ብዬ ያኛውን ሰው አስተዋውቀዋለሁኝ ከበደን ማለት ነው አበበና ከበደን አስተዋወቅኳቸው ማለት ነው። እነሱን ካስተዋወቅኳቸው በኋላ ወደፊት የተሻለ ግንኙነት ሊኖራቸው ይችላል የተሻለ እሳቤና አስተሳሰብ ሊኖራቸው ይችላል። በተሻለ መንገድ ስራዎችን ይሰራሉ በተሻለ መንገድ ብዙ ነገሮችን ያከናውናሉ እና ትልቅ ደረጃም ይደርሳሉ እና ሰዎችን ማስተዋውቅበት መንገድ። ደስ በሚልና በአማረ እንደውም ሳቢ በሆነ መንገድ ሰዎች አንድ ጊዜ ተዋቅቀው ወደፊትም የሚተዋወቁበት ወደፊትም አብረው የሚሰሩበት ሁኔታን በመፍጠር ነው። ሰዎችን የማስተዋውቀው እንጂ አንድ ጊዜ ብቻ ተዋውቀው እንዲጠፉ ወይም እንዳይገናኙ አይደለም። ወደፊትም ተገናኝተው የተሻለ ስራዎችን እንዲሰሩ የተሻለ ነገር እንዲያከናውኑ ብዙ ጊዜ ስለምፈልግ። በጠበቀና ትኩረት ሰጥቼ ነው ሰዎችን የማስተዋውቀው።

አዎ ስታመምን ስራ አልሄድም ከስራ እቆያለሁ የት እቆያለሁ የት እቆያለሁ ምክንያቱም ስራ ለመስራት መጀመሪያ መዳን ያስፈልጋል አንድ ሰው ስራን ለመስራት መዳን አለበት። መታከም አለበት ማገገም አለበት ካገገመ በኋላ ከዳነ በኋላ ነው ስራ ሊሰራ የሚችለው እና ብዙ ጊዜ ስራን የምሰራው ከዳንኩ በኋላ ነው። እና ስለዚህ ቤት ውስጥ በማሳለፍ ከዳንኩ በኋላ ወደ ስራ ሄድና ከዛ በኋላ ስራዬን እቀጥላለሁ ማለት ነው። ግን መጀመሪያ ምንድነው? የማደርገው መዳኑን አስቀድማለሁኝ ራሴን እንከባከባለሁ ራሴን እጠብቃለሁ። በአመጋገብ ዶክተሮችን ደግሞ በተለያየ የጤና ዙሪያ ዶክተሮች ጋር አገናኛለሁ ዶክተሮችን አወራለሁ። የነበረውን ነገር ወይም ያለውን ነገር የህመም ሁኔታዬን የጤና ሁኔታዬን እያንዳንዱን ነገር በደንብ ካረጋጋትኩ በኋላ ወደ ጤናዬ ሙሉ በሙሉ ከተመለስኩ በኋላ። ስራ የምጀምርበትን አጋጣሚ በመፍጠር ስራዎችን ይጀምርና ስራዬን በአግባቡ ውጤት ባለው መንገድ በሰአቴ እየተገኘሁኝ በጠዋት በስራ በስራ ሰዓት በመግባት የተሻለ ስራ ለመስራት የተሻለ ውጤት ለማምጣት ሁሉን ጊዜ እዘጋጃለሁኝ እና። ብዙ ጊዜ ምንድነው? የማደርገው ስታመም ቤት ነው የምቆየው። ቤት የምቆየው ግን ለብዙ ሰዓት አይደለም ለብዙ ጊዜ አይደለም ለተወሰነ ጊዜ ወይ ለአንድ ሳምንት ሊሆን ይችላል ወይ ለሶስት ቀን ሊሆን ይችላል ወይ ለሁለት ቀን ሊሆን ይችላል። በነዚህ ቀኖች ራሴን አገግሜ ወይም ራሴን አስተካክዬ ወደ ጤናዬ ተመልሼ ወደ ስራ ገብቼ የተሻለ ስራ ለመስራት ሁል ጊዜ ራሴን ዝግጁ አደርጋለሁ

ወደ መናፈሻ የሚሄድበት ጊዜ ያው ብዙ ነው በሳምንት አንድ ቀን ሁለት ቀን ሶስት ቀን ሊሄድ ይችላል። እሱም ከስራ ጋር የማይገጭ ሁኔታ ከተፈጠረ ወይም ስራ ላይ ምናልባት ስራዬን ካላስተጓጎለብኝ ወይም ከስራዬ ጋር የማይጋጭ ከሆነ። ብዙ ጊዜ በሳምንት ሁለት ቀን አንድ ቀን ልሄድ እችላለሁኝ ቅዳሜና እሁድ እረፍት ሰዓት ላይ እሄዳለሁኝ አሳልፋለሁኝ። ምክንያቱም መነፈሻ ሲሄድ አይምሮዬ ይታደሳል አይምሮዬ በቃ ጥሩ ነገር እንትን ይላል እና ብዙ ጊዜ የምናፍሻው ብዙ ጥቅም አለው። ቃአለ አይደል ሳምንቱን በመውሰድ ስራ ቆየች ከዛ በኋላ የምናፍሽ ከሩብ በኋላ ውስጤ ምናምን የተረጋጋ ይሆናል ሰላም አገኛለሁ። ጥሩ አየር አገኛለሁ ጥሩ አየር ተነፍሳለሁ። ብዙ ሰዎችን አያለሁ እዛ ጋር ጥሩ ሰዎችን እዛ ጋር ይኖራሉ ይዝናናሉ ብዙ ጊዜ። መዝናኛዎች ይኖራሉ ጨዋታዎች ይኖራሉ። ከዛ አንፃር ብዙ ጥቅም ስላለውም መናፍሻ ብዙ ጊዜ እሄዳለሁ። በሳምንት ሁለት ቀን ሊሆን ይችላል በሳምንት ሶስት ቀን ሊሆን ይችላል። ባለኝ ሰዓት እያመቻችሁ እሄዳለሁ እና

አዎ በሚገባ እህል መፍጨት አውቃለሁኝ እህል መፍጨት ማውቀው ደግሞ ከህፃንነቴ ጀምሮ ነው እና ቤተሰቦቼ እህል ይፈጩ ነበረ እኔም እፈጭ ነበር እና በጋራ እንሰራ ነበረ። የተለያዩ ነገሮችን እነዚህ በጋራ እናከናውን ነበር። እና እህል መፍጨት በተደጋጋሚ አይቻለሁኝ ህፃን ሆኜ ብዙ ጊዜ ሲደረግ አይቻለሁ ሲፈጭ አይቻለሁ። እኔም አስፈጭቼም ፈጭቼም አውቃለሁኝ እና በብዙ መንገድ እህል መፍጨትም አውቃለሁኝ። እና በሰፈር ደግሞ በአካባቢያችን ደግሞ እህል የሚፈጭ ሰው ነበር። እና እዛም ሰውዬጋ ብዙ ጊዜ ስል መሄድ። ከዛም ሰውዬ ልምድ ምናምን ነበረኝ እሚያደርገውን ነገር አይ ነበር እሚያከናውነው ነገር አይ ነበረ። ብዙ ሰዎች ይፈጩ ነበር እየመጡ ያስፈጩ ነበር እህላቸውን ለቤታቸው ይዘው ይሄዱ ነበር። እና በዛ ሰዓት ያየሁትን ነገር የተማርኩትን ነገር ብዙ ነገር አለ። እና ብዙ ማህበረሰብ ጋር አህል መፍጨት ያው ብዙ ይችላል በእኛ ማህበረሰብ ብዙ ሰው ይችላል እህል መፍጨት

አዎ በምንጣፍ ላይ እቀመጣለሁኝ በምን ጠፍ ላይ ቤቴ እቀመጣለሁኝ እንኳን አደኞች ጋር ሲሄድ እቀመጣለሁኝ እያስደስተኛል ይሆናል አይደል በጣም ሰላም የሚሰጠኝ ነገር ነውና። ሶፋ ላይ ወይ ወንበር ላይ ከመቀመጥ በምንጣፍ ላይ ስቀመጥ ስትቀመጥ ደስ ይለኛል ምክንያቱም ምንጣፉ ውበት አለው ምንጣፉ በጣም ያምራል እና በዛ ሰዓት እኔ ውስጤ በጣም ደስ ይለኛል ሳየው ስቀመጥበት እንደዚህ እግሬን ዘርግቼ ምናምን ስቀመጥ ደስ የሚል ስሜትና መልካም ነገር ነው። የሚሰማኝ እና ብዙ ጊዜ በምንጣፍ ላይ እቀመጣለሁኝ በተረጋጋሚ ማለት ይቻላል እንደውም ቤት ራሱ በምን ታፍ ላይ በመቀመጥ ነው የምታወቀው። እና ያስደስተኛል ዛሬ ብቻ ሳይሆን ከህፃንነት ጀምሮ በዛ መንገድ ነው ያደግኩት። እና ምንጣፍ እቀመጥ ነበር ልጅም እያለሁኝ ከዛ በኋላ ካደኩኝ በኋላ ያን ነገር ነው መልሼ ይዤው የኖርኩት እና አሁንም እያደረኩት ያለሁት ይሄንን ነገር ነው። በምን ጣፍ ላይ እቀመጣለሁ ሌሎች ቦታዎች ይሄድ ራሱ ጓደኞቹ ጋር ስሄድ ቤተሰብ ልትጠይቅ ስሄድ በተለይ አጋጣሚ የሆኖችን ሰዎችን ልትዋወቅ ስሄድ ብዙ ጊዜ ቤታቸው ከገባሁኝ ቤታቸው ከደረስኩኝ ምንጣፍ ላይ መቀመጥ በጣም ያስደስተኛል ምንጣፍ ላይ ተቀምጬ ሳወራቸው። ምንጣፍ ላይ ተቀምጬ ከእነሱ ጋር ስንነጋገር ሰው ወያይ በቃ ጥሩ ስሜት ነው የሚሰማኝ በተደጋጋሚ ማለት ነው።

የሙዚቃ መሳሪያ መጫወት በጣም ነው የምችለው በጣም ነው የምወደው ኪቦርድ እጫወታለሁኝ ድርሃም እጫወታለሁ ፒያኖ እጫወታለሁኝ የተለያዩ ክራር እጫወታለሁ እና የተለያዩ ሙዚቃ መሳሪያዎችን እጫወታለሁ እና በጣም የሚያስደስተኝ ነው በቃ የሙዚቃ መሳሪያ ምክንያቱም የሙዚቃ መሳሪያ ማለት ባህላችንን የምናውቅበት የምንዝናናበት አይምሮአችን የሚነቃቃበት የሚደሰትበት ስለሆነ። ለባህላዊ ሙዚቃ ወይም ለሙዚቃ መሳሪያዎች በጣም ትልቅ ቦታ አለኝ። እና ብዙ ጊዜ ኪቦርድ እለማመዳለው ድራሃም እለማመዳለው መሰንቆ እለማመዳለሁኝ በገና እለማመዳለሁ የተለያዩ ሙዚቃ መሳሪያዎችን እለማመዳለሁ እና ደግሞ እንደ አጋጣሚ በእኛ ሀገር በኢትዮጵያ ደረጃ የተለያዩ የሙዚቃ መሳሪያዎች ናቸው ያሉት። እንደ ክራር አለ ፒያኖ አለ ድራም አለ የተለያዩ የሙዚቃ መሳሪያዎች ተቆጥረው የማያልቁ ብዙ የሙዚቃ መሳሪያዎች ብዙ ሙዚቀኞች ያሉበት ሀገርም ስለሆነ። እኔም ለራሴ እለማመዳለሁ ብዙ ጊዜ ቤቴ ለብቻዬ በምሆን ሰዓት እንደዚህ ሰላም ያለው ቦታ ጸጥ ያለ ቦታ በምቀመጥ ሰዓት ሙዚቃዎችን እለማመዳለው ሙዚቃዎችን እሰማለሁ እና። ከሰማሁ በኋላ ደግሞ ልክ በደንብ እኔ ደግሞ በልምድ ነገ ከነገ ወዳይ የተሻለ የሙዚቃ መሳሪያ ወይም ተጫዋች ለመሆን ራሴን አዘጋጃለሁኝ። ራሴን ሁል ጊዜ በዛ መንገድ እንድሆን እመርጣለሁኝ እና የሙዚቃ መሳሪያዎችን እጫወታለሁኝ ብዙ ጊዜ።

በስራ ብዙ ጥሪዎች ነው የማደርገው የተለያዩ ጥሪዎችን አደርጋለሁ በስራ ምክንያት በየቀኑ ብዙ ጥሪዎች ናቸው የሚደወሉት። ብዙ ጥሪዎችን አስተናግዳለሁ ከተለያዩ መስሪያ ቤት ሊደወል ይችላል ከዋና መስሪያ ቤት ሊደወል ይችላል ከደንበኞች ሊደወል ይችላል አብረውኝ ከሚሰሩ ሰዎች ሊደወል ይችላል በተለያየ መንገድ ስልክ በተለያየ ምክንያት ሊደወል ይችላል። እና በተደጋጋሚ ነው የማነሳው ከሃምሳ ከስልሳ በላይ የማነሳበትም ጊዜ አለ አንዳንድ ጊዜ ደግሞ አስር አንዳንድ ጊዜ ደግሞ አምስት። ይሄ እንትኑ ምንድነው ይዘቱ ሊለያይ ይችላል። ከቀን ወደቀን ምክንያቱም እንደ ደንበኞቹ ፍላጎት እንደ ደወዩ ብዛት ነው የሚያስፈልገው። እና ብዙ ጊዜ በዛ ሰዓት በጣም ቢዚ ሆኜ ተጨናንቄ ነው የማሳልፈው ምክንያቱም ብዙ ስልክ ይበዛል። እያንዳንዱን ስልክ መመለስ አለብኝ እንዳልኩህ በቃ ደንበኞች ጥሩ መስተናገድ አለባቸው። ደንበኞች የምሰጠው መስተንግድ የምሰጠው ምላሽ ትሩ መሆን አለበት። ደንበኞችን ሳወራ መጠንቀቅ አለብኝ ለደንበኛች ጥሩ ምላሽ መስጠት አለብኝ ደንበኞች እንዲረኩ። ወይም ጥሩ አገልግሎት እንዲያገኙ ሁል ጊዜ መጣር አለብኝ። ስለዚህ ስልክም ሳወራ በጥንቃቄ ነው የምሰጠውም መረጃ አመኔታ ያለሁ እውነተኛ ትክክለኛ ድርጅቱን ወይም መስሪያ ቤቱን የሚወክል። ያማከለ መረጃ በማድረግ ደንበኞች ነገ ከነገ ወዲያ የኛን መስሪያ ቤት ወይም የኛን ድርጅት ወደውት። እዛ እንዲገለገሉ እዛ እንዲጠቀሙ በዛም ትልልቅ ስራዎችን አብረን እንድንሰራ ከደሞኞች ጋር። አደርጋለሁ ምክንያቱም ማደግ የሚቻለው መለወጥ የሚቻለው ከደንበኞች ጋር መሆን ነው። ደንበኞችን በማገልገል ነው ለደንበኞች ጥሩ አገልግሎት በመስጠት ነው። ለሌላው ስንሰጥ እኛ የምናገኘው ነገር ብዙ ነው። ለሌላው ስናካፍል እኛ የምናገኘው ነገር ብዙ ነው። ስለዚህ ብዙ ጊዜ ነው ምንድነው የማደርገው? የስልክ ጥሪዎችን በአግባቡና ጥሩ በሆነ መንገድ መልካም በሆነ መንገድ ነው የምጠቀምባቸው። እና ብዙ ጥሪዎችን አደርጋለሁ በተደጋጋሚ በየሰአቱ ማድረግ እችላለሁኝ። ለዛም ልምዱ አለኝ ከሶስት አመት በላይ። ብዙ ጥሪዎችን አድርጌያለሁ ከሰዎች ብዙ አውርቻለሁኝ። ከስተመሮችን በቃ አግኝቻለሁኝ አውርቻቸዋለሁ የሚያስፈልጋቸውን ነገር አድርጌላቸዋለሁኝ። ሲጠይቁኝ የተለያየ ጥያቄ መልስ ሰጥቻቸዋለሁኝ። በሚያስፈልጋቸው ሁሉ መልእክት ካስፈለገ መልእክታቸውን ለሚመለከቱ አካል በማድረስ የተሻለ አገልግሎት እንዲያገኙ የተሻለ ጥቅም እንዲያገኙ የተሻለ መስተንግረን እንዲያገኙ አድርጌያቸዋለሁ እና። ለደንበኞች ትልቅ ቦታ አለኝ ምክንያቱም ደንበኛ ዋና ነገር ነው ደንበኛ አስፈላጊ ነገር ነው። ደንበኛ ከሌለ ምንም ነገር የለም። አሁንም እንዳልኩህና በስራ ሰዓት ብዙ ጥሪዎችን አደርጋለሁ። እኔ ከሞያየም አንፃር የደንበኛ አገልግሎት መኮንን ከመሆኔ አንፃር ብዙ ጊዜ በዚህ ልምድ እኔ ወደፊት ራሱ ደንበኞች ጋር ነው የምሰራው ወደፊት ራሱን ብዙ ደንበኞችን ብዙ ቁጥር ያላቸው ደንበኞችን ማስተናገድ ነው የምፈልገው። ምክንያቱም ለሌላው ስታገለግል ለሌላው ስትታዘዝ ለሌላው መልካም ነገር ስታደርግ ላንተም የሚከፈልህ ነገር ብዙ ነው ላንተም ብዙ ነገር ይደርሳል ላንተም ብዙ ነገር ታገኛለህ። ስለዚህ በስራ ሰዓት ብዙ ጥሪዎችን ከሃምሳ ከአርባ በላይ ጥሪዎችን አስተናግዳለሁ በየቀኑ። ወደፊት ደግሞ ትልልቅ ድርጅቶች ጋር ስሰራ ትልልቅ አቅም ያላቸው መስሪያ ቤቶች ጋር ስሰራ እንደዚሁ የደንበኞች ቁጥር ከፍ እንደሚልና። ከብዙ ደንበኞች ጋር እንደምተቃወቅ እንደምገናኝ እንደዚሁም ጥሩ የጥር ስልኬ እንደማሳልፍ ብዙ ጥሪዎችን እንደማሳልፍ ብዙ የስራ ስልኮች እንደሚደወሉልኝ ብዙ ኢሜሎች እንደሚጻፉልኝ ብዙ ደረሰኞች እንደሚመጡልኝ ተስፋ አደርጋለሁኝ። ብዙ ሰውም በምስጋና እንደሚደርሰኝ ተስፋ አደርጋለሁኝ። እንደሚፅፍልኝ ምስጋና እንደሚያቀርብልኝ ምክንያቱም በአገልግሎት የተሻለ ከሆነ አንድ ሰው በአገልግሎት ምክንያት የሚያገኘው ብዙ ጥቅም አለ። ከሰዎች ክብር ያገኛል። ከሰዎች አመኔታ ያገኛል። ከሰዎች ጥሩ ነገር ያገኛል። አስተያየት ያገኛል ብዙ መልካም ነገሮችን ያገኛል ስለዚህ። በዛ መንገድ እኔም ወደፊት ያንን ነገር ነው የማደርገው። አሁን ልምዱ ስላለኝ ያንን ልምድ ደግሞ በተግባር እንደማሳልፈው ወይም እንደማዋውለው ተስፋ አደርጋለሁ። አሁን ስልክ እየደወልኩ ስልኮችን እያነሳሁ ከደንበኞች ጋር አገናኛለሁ

የምወደው መቅሰስ ብዙ ቂጣ ፍርፍር ነው ቂጣ ፍርፍር በወተት በጣም ነው የምወደው በጣም ነው የሚጣፍጠኝ። ያየሆነበት ምክንያት ደግሞ በተረጋጋሚ እንደዛ ስለማድረግ እንደዛ ስለመበላ ነው። እና በጣም ይጣፍጠኛል ብዙ ጊዜ እንዲዘጋጅልኝ የምፈልገው ነገር ቤት ውስጥ ከሆንኩኝ ቂጣ ፍርፍር በወተት ነው። ቤት ውስጥ ካልሆንኩኝ ደግሞ ሌላ ቦታ ከሆንኩኝ ካፌ ላይ ማዘውንየተፈረፈረፈ ወተት ነው። አንደኛ ወተት በጣም ነው የምወደው ልጅም ቢሆን የወተት ልዩ ፍቅር አለኝ ለወተት ያለ ከብር ከፍቅር ልዩ ነው። እና ወተት እጣለሁ በየቀኑ በየእለቱም ቂጣ ደግሞ እንደዚሁ በጣም ሀይል ይሰጣል በማር ብዙ ጊዜ እበላለሁኝ። እና ቤት ውስጥ ካልሆንኩኝ ደግሞ ሌላ ቦታ ከሆንኩኝ ካፌ ላይ ማዘውን ቂጣ ፍርፍር በወተት ነው። አንደኛ ወተት በጣም ነው የምወደው ሁልጊዜም ቢሆን የወተት ልዩ ፍቅር አለኝ ለወተት ያለ ከብር ከፍቅር ልዩ ነውና

አዎ ድንጋይ ሰብስቤ አውቃለሁ። ድንጋይ የሰበሰብኩበትም ምክንያት ደግሞ ለተለያየ አገልግሎት ነው። ለተለያየ ጥቅም ነው። የመጀመሪያው ቤት ለመስራት ነው። ድንጋይ ብዙ አገልግሎቶች አሉት። ቤት ሊሰራ ይችላል የተለያዩ አጥሮችን ሊሰራ ይችላል፣ የተለያዩ ጥቅሞች አሉት፣ የተለያዩ ህንፃዎች ሊሰሩበት ይችላሉ እና ብዙ ጥቅም አለው። እና እኔም ለቤት መስሪያ ህፃን እያለሁ አስታውሳለሁ፤ ከቤተሰብ ጋር ሆኜ ከእናት፣ ከአክስት፣ ከአባት ገር ሆኜ ድንጋይ እሰበስብ ነበር። ያንን የማደርገው ለምንድነው በጋራ ቤት ለመስራት ሊሆን ይችላል፤ በጋራ የሆነ የምንሰራው ነገር ሲኖረን እንሰበስብና በአንድ ከዛ ቤቱን እንሰራለን። ቤቱን ከጨረስን በኋላ ደግሞ አጥር ለአጥር ስለሚያስፈልግ አጥር ይሆናል እና ድንጋይ ብዙ ጥቅም አለው። በአሁኑ ዘመን ደግሞ ድንጋይ ለተለያየ ነገር እየዋለ ይገኛል። ለምሳሌ በማሽን እየተፈለፈለ የተለያዩ ህንፃዎችን እየተገነቡበት የተለያዩ ውስጥ ለውስጥ ቤቶች እየተሰሩበት በብዙ መንገድ ድንጋይ ብዙ ጥቅም አለው እና በዛ መንገድ ድንጋይን እንጠቀም ነበረ እኛ። እና ድንጋይን በተደጋጋሚ ሰብስቤ አውቃለሁኝ። ከቤተሰብ ጋር በመሆን ብዙ ትውስታዎች አሉኝ እና ድንጋይን አዎ ሰብስቤ አውቃለሁኝ።

ስልኬን በቀን አንድ ጊዜ የምሞላበት ጊዜ አለ በቀን አንድ ጊዜ ሁለት ጊዜም ምክንያቱም እኔ ስልክ ሊያፍሳለሁ ብዙ ጊዜ ስራዬ ከስልክ ጋር ስለሚገናኝ። የተለያዩ ጥሪዎች ይደርሱኛል የተለያዩ መልእክቶች ደርሶኛል ስልኮች ደርሶኛል። በዛ ሰዓት ያው ስልኮችን አወራለሁኝ ስልኮችን አንሳለሁኝ እና ብዙ ጊዜ ቶሎ የሚያልቅበት አጋጣሚ አለ ስልኬ እና። ከዛ አንፃር በቀን አንድ ጊዜ ከአንድ ጊዜ በላይ እሞላለሁኝ። ግን ስልኬ አሪፍ ስለሆነ ባትሪው ለብዛት ይቆያል አንድ ጊዜ ከሞላሁት ሰማንያ ፐርሰንት ከዛ በኋላ ካደረኩት። ብዙ ሰዓት የሚቆይበት አጋጣሚ አለና ቶሎ የሚያልፈው ቶሎ ካላደረኩት ነው። ማለት እስከሚዘጋ ድረስ ከቆየ ባትሪው ሊቆጠር ስለሚችል በዛ ሰዓት ብዙም ላያቆየኝ እንችላለን። አሁን ግን ምንድነው? የማደርገው እኔ እስከ ሰማኒያ ፐርሰንት። ማታ ወይም ሌሊት አደርገዋለሁ ነቅቼ ወይም ተነስቼ ከዛ በኋላ ቀጥሎ ቀን ሙሉ ቀን ያገለግለኛል ሙሉ ቀን ስራዎችን ስሰራ። ጥሪዎችን ስመልስ የሚል መልእክቶች ካሉ እነሱን መልእክቶች እየመለስኩኝ እየመለስኩኝ እውላለሁኝ። ማውራት ያለብኝን ነገር መደውል ያለብኝ ቦታ ስደውል ማግኘት ያለብኝን ነገር ከስልኬ ሳገኝ። ብዙ ነገሮች አው ስልክ ላይ ስለሚኖሩ እነዛን ነገሮችን እጠቀማለሁኝ ኢንተርኔት መረብ አለ ብዙ ነገሮች አሉና። ከዛ አንፃር መጀመሪያ በደንብ እሞላዋለሁ። ስልኬን ለሃያ አራት ሰዓት ይቆያል።

ብዙ መጽሐፎችን እወዳለሁ ከምወዷቸው መጽሐፎች የመጀመሪያው አንዱ ድርሰት ብዙ ጊዜ የድርስ መጽሐፎች ብዙ ጊዜ ልብ ወለዶችን እሰማለሁኝ እና ብዙ ጊዜ ያው አነባለሁኝ የማንበብ ልምድ አለኝ በቀን አስር ገጽ ከዛ በላይ አነባለሁኝ። እና ይሄ መጀመሪያ በቃም በጣም የምወደው መጽሐፍ ሳድርሽ የሚል መጽሐፍ አለና ጠቅላላ እውቀት ስለሆነ እሱን መጽሐፍ በጣም ነው የምወደው። ሌሎች መጽሐፎችም አሉ እንደዚህ እዚህ ጎራ የሚል መጽሐፍ አለ አልፈራም የሚል መጽሐፍ አለ። ሚስጥሩን ማወቅ የሚል መጽሐፍ አለ ብዙ መጽሐፎችን አንብቤያለውኝ። እስካሁኗ ሰዓት ድረስና መጽሐፎችን ሳነብ የሆነ ውስጤ ደስታ ነው የሚሰማኝ ውስጤ ሁልጊዜም ሀሴት ያደርጋል እና ለመጽሐፉ የትልቅ ትኩረት አለኝ። ቤቴ ውስጥ ብዙ የተደረደሩ መጽሐፎች አሉና በየቀኑ በየሰአቱ መጽሐፍ አነባለሁ። መጽሐፉ የማንበብ ልምድ አለኝ ምክንያቱም መጽሐፍ ስናነብ አይምሮአችን እያደገ ከፍ እያለ ይሄዳል። እውቀቶችን እየቀሰምን እንሄዳለን እውቀቶች እያገኘን እንሄዳለን። ነገ ለምንሰራው ስራ ለምንኖረው ህይወት መሰረት እየጣልነ እንሄዳለን። እና በጣም ብዙ መጽሐፎች አሉ አሁን ለመምረጥ ራሱ እቸገራለሁ። ምክንያቱም እኔ ብዙ መጽሐፎች አንብቤያለሁኝ ብዙ መጽሐፉን ስላነበብኩ የትኛውን ከየትኛው እንደማወዳድረው የትኛው ከየትኛው እንደሚበልጥ እንደሚያንስ ለመናገር ይከብደኛል። ስለዚህ እነዚህ መጽሐፎች ቢያንስ አሁን የጠቀስኩልህ መጽሐፎች በብዙ መንገድ አምብቤ ተረድቻቸው ለህይወቴ በጣም ብዙ ጥቅም የሰጡኝ መጽሐፎች ናቸው

ሩዝ በጣም ነው የምወደው። እንደውም ትውስታየን ቀሰቀስክብኝ ሩዝ በጣም ነው የምወደው። ሩዝ ተ፣ በደጋጋሚ እባላለሁኝ። የሩዝ በዳቦ ቅንጨ በጣም የምወዳቸው ምግቦች ናቸው። እና እንደውም አስታውሳለሁ ከዛሬ ስምንት አመት በፊት ዩኒቨርሲቲ እያለሁኝ ሩዝ በጣም እወድ ነበር። እና በተደጋጋሚ ቁርስ የምባለው ሩዝ ነበር። ቁርስ በቃ ከሳምንት ሳምንት ከሰኞ እስከ እሁድ ቁርስ እበላ ነበር። እና በቃ ለሩዝ ያለኝ ቦታ ትልቅ ነው። እና በዳቦ ደግሞ በጣም ይጣፍጣል። ሲበዛ በጣም ነው የሚጣፍጠው። እና በጣም ነው የሚመቸኝ ሩዝ መብላት። እና ብዙ ጊዜ አሁንም እበላለሁ በርግጥ ቤት ግን ስማር ተማሪ ሆኜ በብዛት ሩዝ እበላ ነበር ቁርስ ቁርስ ቁርስ አዘወትር ነበር ሩዝ። እና አሁንም እበላለሁኝ። እና ዩኒቨርሲቲ ሆኜ ግን በጣም አስታውሳለሁኝ ሩዝ እበላለሁኝ። ሩዝ በዳቦ እበላለሁኝ። የበላሁትን በቃ ትዝ ይለኛል። በቃ አትደል በጣም የሚገርም ነበር። ደስ ይል ነበር። ከምልህ በላይ በቃ ደስ የሚል በቃ ይጣፍጣል ጣፋጭ ነበር። ሁል ጊዜ በቃ መብላት የምፈልገው ነገር ሩዝ በዳቦ ነበር። ለጓደኞቿ ራሱ ብጠይቃቸው የሚሉኝ የሚመልሱልኝ ነገር በቃ ለምንድነው ሁል ጊዜ ሩዝ የምትበላው? ብለው ሲጠይቁኝ፥ አይ እኔ ሩዝ መብላት በጣም የሚያስደስተኝ ነገር ነው። ሩዝ መብላት በጣም ይጣፍጠኛል። ሩዝ ነው መብላት የምፈልገው እላቸዋለሁ። እና ሩዝ በጣም እበላለሁኝ።

በጅ መጽሐፍ በጣም እሚያስደስተኝ ነገር ነው። በየእለቱ በየቀኑ የተለያዩ ፅሁፎችን እጽፋለሁኝ የተለያዩ ግጽሞችን እገጥማለሁኝ እሰፋለሁኝ ጽሁፎቹን እገጽማለሁኝ እጽፋለሁኝ እና። ብዙ ጊዜ በጅ መጽሐፍ ሁል ጊዜም ለሃያ አመት እና ከዛ በላይ ይዤው የኖርኩት ነገር ስለሆነ። ልምዱም ስላለኝ። ብዙ ጊዜ በዛ መንገድ ልምዱ አለኝ በየእለቱ እንደዛ አደርጋለሁኝ እጽፋለሁኝ መጽሐፍ ያለብኝን ነገር። እስኪ ብርት ከሆነ ሀተታ ከሆነ የተለያዩ ጽሁፎችን ከሆነ ማስታወሻ ራሱ ይዛለሁኝ አሁን አንድ ነገር ስማር ራሱ እሱን በሚመለከት ማስታወሻ ይዤ። በእስኪብርቶ እየጻፍኩኝ ወረቀት ላይ በዛ መንገድ ነው የምማረው እና። በማስታወሻም ነውና የመጽሐፍ ልምዱ አለኝ። ይሄ የሆነበት ምክንያት ምንድነው? በቃ የመጽሐፍ ልምዱ አለኝ ስጽፍ አልሰለችም ስጽፍ አልደክምም። ብዙ ጊዜ እጽፋለሁኝ ብዙ ጊዜ አነባለሁኝ። ሁል ጊዜም ቢሆን በየቀኑ በየጠጡ ራሴን አዘጋጃለሁኝ መጽሐፍ እንዳለብኝ ይሰማኛል። ማንበብ እንዳለብኝ ይሰማኛል ራሴን ማዘጋጀት እንዳለብኝ ይሰማኛል እና። በጅ መጽሐፍም የለመድኩት ልምድ ስላለ። በዛ መንገድ ነው ስሰራ የኖርኩት እና በጄ በየእለቱ በየሰአቱ እጽፋለሁኝ።

አዎ በሚገባ የቪዲዮ ጥሪ አደርጋለሁ የቪዲዮ ጥሪ የማደርግበት ምክንያት ደግሞ በተለያየ መንገድ ቤተሰብ ሊደውል ይችላል ከውጭ ሀገር ከተለያየ ሀገሮች ሊደውል ይችላል እና የቪዲዮ ጥሪ በማደርግበት ጊዜ አለ ከዛ ውጪ ደግሞ የቪዲዮ ጥሪ የማድርግበት ምክንያት አንዱ ምንድነው? በስራ ጉዳይ የተለያዩ ቃል ለመጠየቆችን ሳደርግ። ከተለያዩ ድርጅቶች ጋር መተዋወቅ ስፈልግ ከተያዩ ድርጅቶች ጋር ልምዴን ለማካፈል ሊሆን ይችላል። ትምህርቶችን ለማስተማር ሊሆን ይችላል። ከሰዎች ጋር አብሮ ለመወያየት ለመነጋገር ሊሆን ይችላል በተለያየ ነገር በኢኮኖሚ ጉዳይ ሊሆን ይችላል በሀገራዊ ጉዳይ ሊሆን ይችላል። በማህበረሰብ ጉዳይ ሊሆን ይችላል በተለያየ መንገድ ከሰዎች ጋር ለመነጋገር ሊሆን ይችላል እና። ምንድነው የማደርገው የቪዲዮ ጥሪ ነው የማደርገው። የቪዲዮ ጥሪዎች ደግሞ በምስል ስለሚያሳዩ ከሰዎች ጋር በቃ እርስ በእርስ መተያየት ስለሚቻል። ጥሩ እንትን አላቸው ትርጉም አላቸውና በግልጽ ሀሳብን ለማስተላለፍ። በግልጽ ከሰዎች ጋር ለመግባባት ጥሩ እድል ስለሚፈጥሩ። ብዙ ጊዜ የቪዲዮ ጥሪዎችን አደርጋለሁኝ በተደጋጋሚ ማለት ይቻላል በተደጋጋሚ አደርጋለሁ ምክንያቱም። ለህይወት አስፈላጊ ስለሆነ። ቤተሰብ መጠየቅ ካለብኝ። በስራም ጉዳይ ስራን በሚመለከት ነገር ማውራት ካለብኝ። የተለያዩ ሰዎች ጋርም መነጋገር ያለብኝ ነገር መወያየት ያለብኝ ጉዳይ ካለ። ከዛም ከዛም አንፃር ይሄ ቪዲዮ ጥሪ በጣም ስለሚያስፈልግ። ብዙ ጊዜ የቪዲዮ ጥሪ አደርጋለሁ

አዎ ጥፍሬን እቆርጣለሁኝ ጥፍሬ ካደገብኝ ወይም ከማደጉ በፊት ቀደም ብዬ እቆርጣለሁኝ ምክንያቱም ያም የሆነበት ምክንያት ምንድነው? የግል ንጽህና ስለሚያስፈልግ ነው። በጥፍር ውስጥ የተለያዩ ቆሻሻዎች የተለያዩ የማናውቃቸው ብዙ ነገሮች ሊገቡ ይችላሉ ወደ ሽንት ቤት ልንሄድ ሊሆን ይችላል ወደ መጸዳጃ ቤት ስንሄድ በተለያየ መንገድ ስንቀሳቀስ ሰው ሰላም ስንል ሊሆን ይችላል። በብዙ መንገድ እጃችን ጣት ውስጥ ብዙ እጃችን ጥፍር ውስጥ ብዙ ነገር ሊገባ ይችላል። እና ከዛ አንፃር ምንድነው የማደርገው ጆን ጥፍሬን ብዙ ሳያድግ ብዙ ሳይረዝም ቆርጠውና አስተካክለውና ከረክመውና ከዛ በኋላ ጥሩ ይሆናል ማለት ነው። ከዛ በኋላ ስራዎችን ስሰራ አይስቸገረኝም። የተለያዩ ነገሮች እንደዚህ ቆሻሻ ጋር ወይም ከተለያዩ ነገሮች ጋር ተያይዘው የሚመጡ ነገሮች ካሉ። እነሱም ያው ለጤናዬ ያን ያህል አስኪ ስለማይሆኑ። ምንድነው ማደርገው መጀመሪያ የግል ንጽህና ነው። ምክንያቱም ሰው ራሱን መጠበቅ አለበት ሰው የግል ንጽህናውን መጠበቅ አለበት። ራሱን መጠበቅ ራሱን መጠበቅ ሚችለው ደግሞ ከትንሽ ጀምሮ ነው ከጥፍር ጀምሮ ነው ከእያንዳንዱ ነገር ጀምሮ ነው። እና ጥፍሬን እቆርጣለሁ በተደጋጋሚ።

በስራ ቦታ የተለያዩ ጥቅማ ጥቅሞች አሉኝ ብዙ ጥቅማ ጥቅሞች አሉኝ ለምሳሌ የጤናዋ ጥቅም ሊሆን ይችላል የጉዞዎች ወጪ የትራንስፖርት ወጪዎች ሊሆን ይችላሉ የተለያዩ የቤተሰብ እገዛዎች ሊሆን ይችላሉ ብዙ ወጪዎች አሉ እና እነዛን ጥቅማ ጥቅሞች ደግሞ በአግባቡና አግባብ በሆነ መንገድ በተግባር ነው የማውላቸው በተግባር ነው የምጠቀምባቸው። ምክንያቱም ጥቅማ ጥቅሞች ድርጅቶች ወይም መስራያ ቤቶች ለሰራተኞቻቸው የሚሰጡት ነገርም ስላለ ብዙ ጊዜ እኔም ከድርጅቴ ወይም ከምሰራበት መስሪያ ቤት የማገኘው ብዙ ጥቅማ ጥቅሞች አሉ። ብድሮች አሉ የመኪና ብድር ሊሆን ይችላል የቤቴ ብድሮች ሊሆኑ ይችላሉ የተለያዩ ብድሮች አሉ አማራጮች አሉ እነዛን ብድሮች አገኛለሁ። ከዛ ውጪ ደግሞ የጤና ኢንሹራንሶች አሉ። በጤና ሰዓት ቤተሰቦቼ ቢታመሙ እኔ ብታመም የተለያዩ የጤና ጉዳዮች ወይም የጤና ችግሮች ሲደርሱብን ሁላችንም መታከም የምንችልበት ሁኔታ ስለሚፈጠር። ብዙ ጥቅማ ጥቅሞች ብዙ ድጎማዎች አሉ። እነዛ ድጎማዎች አስቸጋሪ ሁኔታ ውስጥ በነበርን ሰዓት ወይም በምንሆን ጊዜ የተሻለ ገቢ ወይም እጃችን ላይ ገንዘብ በማይኖር ሰዓት ስለሚጠቅሙን ብዙ ጊዜ እንጠቀምባቸዋለን እንገለገልባቸዋለን። ምክንያቱም እነዚህን ጥቅማ ጥቅሞች በጣም አስፈላጊ ስለሆኑ ከቤተሰብ ጀምሮ ስለሚያስፈልጉ። ለዛም ነው ብዙ ድርጅቶች ውስጥ ታቅፈውና ብዙ ድርጅቶች ውስጥ ተይዘው የሚቀጥሉት እና ብዙ ሰራተኞችም የብዙ ጥቅማ ጥቅም ተካፋይ የሚሆኑት።

አዎ እተየዋለሁ በፍጥነት እተየዋለሁ ልምዱም ስላለኝ ብዙ ጊዜ የመተየ ልምዱ ስላለኝ እንዳልኩህ እኔ በጤና በደንበኞች ጤና አገልግሎት ወይም በደንበኞች አገልግሎት መኮንን ስለቆየሁኝ የመተየብ ልምዱ ላይ የመጽሐፍ ልምዱን አለኝ እና ብዙ ጊዜ እተይባለሁ በፍጥነት እተይባለሁ ፈጣን ነኝ ምክንያቱም ብዙ የማሳልፈው ነገር የተለያዩ ገንዘቦች ዝውውር ላይ። የተለያዩ ክፍያዎች ላይ ስለሆነ በዛ ሰዓት በቃ ከኮምፒውተር ጋር ወይም ከተለያዩ ከእንደዚህ አለም አቀፍ መገበያያ ገንዘቦች ጋር ስለሆነ ግንኙነቴ። የተሻለ ጽሁፍ ለመጻፍ የተሻለ ቶሎ ለመተየብ ቶሎ ለመጻፍ ብዙ ጊዜ እንትን እላለሁ ፈጥናለሁ ያም ምንድነው የሆነበት ምክንያት? ልምድ ስላለኝ ብዙ አመታትን ስላሳለፍኩኝ በዛ መንገድ ፈጣን ነኝ ጽሁፎችን ስጽፍ የአማርኛ ጽሁፎችን ሊሆን ይችላል የእንግሊዘኛ ጽፎችን ሊሆን ይችላል። በጣም በፍጥነት በጣም በሰአት ነው የምጽፈው በየአንዳንድ በቃ በደቂቃ ነው እንትን የምለው የተሰጠኝን ነገር የማከናውነው መላክ ያለብኝን ነገር መስራት ያለብኝን ነገር። ሊሆን ይችላል በስነ ስርዓት ነው የምጽፈው በስነ ስርዓት ነው የማከናውነው ያ የመጣው ደግሞ ካለኝ ልምድ አንፃር ነው። የመጽሐፍ ልምድ ካለህ ሁልጊዜም ቢሆን ልምዱ እየዳበረ እያዳበረ ሲሄድ አሪፍ ጸሐፊ ትሆናለህ። አሪፍ ጽሁፍ ትጽፋለህ እና የኔ የሚሆነው ይሄ ነው አሪፍ ጸሐፊ ነኝ ማለት ነው

አዎ በሚገባ የቀን መቁጠሪያ እጠቀማለሁ። የቀን መቁጠሪያ የምጠቀምበት ምክንያት ደግሞ ምንድነው? ስራዎችን ለመስራት ሊሆን ይችላል ለማከናወን ሊሆን ይችላል በዛ መንገድ በስነ ስርዓት ምንም ሳልዘል ምንም ሳላሳስት ስራዎችን እንድሰራ ስለሚያደርገኝ። የቀን መቁጠሪያዎችን እጠቀማለሁኝ ከስራ ጋር በተያያዘ ማለት ነው። ከዛ ውጪ ደግሞ የቀን መቁጠሪያዎችን የምጠቀመው ምንድነው? እንደዚህ በዓላት ጋር ካላንደሮች ጋር ምናምን በተያያዙ ነገሮች እነሱን እመለከትበታለሁ። ጨዋታዎችን አይበታለሁ የተለያዩ ጨዋታዎች ሲኖሩ በቃ በቀን መቁጠሪያ ምክንያት ነው የማይበት። ከዛ በኋላ ደግሞ የጓደኞቼን ልደት ሳከብር አሁንም መቁጠሪያ አይቼ ነው። ማለት አስቀምጬ መጀመሪያ ማስታወሻውን ከዛ መቁጠሪያውን አይቼ። ከዛ እዛ ላይ ነው አይቼ ከእነሱ ጋር የማሳልፈው እና። የቀን መቁጠሪያ በጣም አስፈላጊ ነገር ነው ምክንያቱም ሁሉም ሰው የቀን መቁጠሪያ ካለው። ስራዎቼን ፕሮግራሞችን በተያዘለት እቅድ እና ገደብ በተያዘለት አግባብ መስራት እና ማከናወን ስለሚችል። ግዴታ የቀን መቁጠሪያ ማወቅ አለበት መቁጠር አለበት ወይም መጠቀም አለበት ብዬ አስባለሁኝ። ምክንያቱም ያን ካላደረገ ፕሮግራሞች ሊዛቡ ይችላሉ ስራዎች ሊዛቡ ይችላሉ ሊስተጓጎሉ ይችላሉ። ጥሩ ስራዎችን ሊሰራ አይችልም ጥሩ ውጤቶችን ሊያገኝ አይችልም። ከዛ ከዛ አንፃር የቀን መቁጠሪያ በጣም አስፈላጊ እና ወሳኝ ነገር እንደሆነ ይገባኛል።

ቡና መፍቸት አውቃለሁኝ፣ ቡና መፍቸት እችላለሁኝ። ይሄን ደግሞ የተማርኩት ከአያቴ ነው፣ ምክንያቱም አያቴ በጣም ቡና ትወዳለሽ፣ ቡና ትፈጫለሽ። እና አግዛት ነበር፣ እፈጭላት ነበር፣ እና ብዙ ጊዜ በዛ መንገድ ስታደርግ እኔም ደስ ይለኝ ነበር። እና እኔ ቡና መጠጣት እኔም እወዳለሁ በርግጥ፣ እና አያቴ ግን በተረጋጋሚ ቡና አጥፋች ነበረ ቡናም ነጋዴም ስለነበረች በሰአቱና፣ ለጊዜው ለቡና ያላት ፍቅር በጣም ይለይ ነበር። በጣም የሚገርም ነበር። እና ቡና ትፈጭ ነበር፣ እና በዛ ሰዓት ሲደክማት ማግዛት እኔ ነበርኩኝ። ላግዝሽ አያቴ ብዬ ማግዛት እኔ ነበርኩኝ፣ እና እፈጭላታለሁኝ። ከዛ በኋላ በቃ ቡናው ይስተካከላል ወይም ቡናው ይዘጋጃል፣ ከዛ በኋላ እንጠጣ ነበር። እና አስታውሳለሁ፣ ካለ ቡና ያለ ፍቅር ልዩ ነበር። ስካሁን ሳደርስ አሁንም ቡናን እንጠጣለን፣ ቡናን እናዘጋጃለን፣ ግን በሰአቱ ቡና ፈጅቼ የማውቅበት ጊዜ ብዙ ነው በጊዜው ማለት ነው። እና አይቴ ባዘዘች መንገድ አደርግ ነበር፣ እንደዚሁም ጎረቤት ጋር፣ ቤተሰብ ጋር በሚኖረኝ ግንኙነት ብዙ ጊዜ የቤተሰብ ስሄድ፣ ወይም ዘመላ ሲሄድ፣ ጎረቤ ጋሰሄድ እነሱም ሲፈጩ አይ ነበርና እነሱንም አግዛቸው ነበረ። እነሱንም እረዳቸው ነበረ። ምክንያቱም መተጋገዝ ለስራ ለውጤት በጣም ስለሚጠቅም ቡና በሚፈጩበት ሰዓት አግዛቸዋለሁ፣ ከዛ በኋላ ቡና እጠጣለው ወይ ቡና መጠጣት ይገብዣ አለ፣ ቡና መጠጣት የሚባል ፕሮግራም አለ፣ በዛ ፕሮግራም ላይ እገኛለሁኝ። ከዛ በኋላ ደግሞ አሁንም ወደ ቤት ከተመለስኩ በኋላ እኛ ቤት ከደረስኩ በኋላ ደግሞ ቡናን በመፍጨት ከዛ ቡናን ጠጣለን፣ ጎረቤቶች ይጠራሉ የተለያዩ ዘመዳ ዘመት ከተለያየ ቦታ፣ ከተለያየ ሀገር ይመጣሉ። ከዛ በኋላ ቡና ይጋብዛሉ፣ ምግብ ይጋብዛሉ፣ የተለያዩ ነገሮች ይኖራሉ። እና ከዛ አንፃር ቡና መፍጀት በጣም ነው የማውቀው በጣም ልምዱ አለኝ፣ እና እንደውም ልምዱን በጣም አጋብቼዋለሁኝ ብዙ ጊዜ ስለፈጨው፣ ብዙ አመት እየፈጨው ስለነበረ። እየፈጨውም ስላደኩ ሊሆን ይችላል፣ ህፃን ሆኜ ጭምር በዛ መንገድ ስላሳለፍኩኝ ልምዱና ችሎታው ስላለኝ አሁንም ራሱን አይጠፋብኝም። ልምዱ አለ የቡና መፍቸት።

የስራ ጊዜ ገደብ ማስተካከል አለው ምክንያቱም ያ የሆነበት ምክንያት የስራ ጊዜ ገደብ መስተካከል አለበት መውጣት አለበት ገደቡ። በገደቡ ምክንያት ወይም በወጣለት ሰሌዳ ምክንያት ስራ ሲሰራ ውጤቱም ያማረ ይሆናል። ስራውም አመርቂና መልካም ይሆናል መጨረሻውም ጥሩ ይሆናል። ከዛ ውጭ ከሆነ ግን አሁንም ውጤቱ ጥሩ አይሆንም። ስለዚህ የስራ ጊዜ ቅደም መጀመሪያ ማስተካከል እንዳለብኝ ይሰማኛል። የራሴን የስራ ጊዜ ገደብ አስተካክላለሁ መጀመሪያ ቤት ውስጥ ያለኝን ነገር። ቤት ውስጥ የምሰራውን ስራ አስተካክላለሁኝ ከቤተሰቦቼ ጋር ከሚስቴ ጋር ከልጆቼ ጋር የማደርገውን ነገር ወይም የምሰራውን ስራ የማከናውነውን ስራ አስተካክላለሁኝ መጀመሪያ። ከዛ በኋላ የስራ ጊዜ ገደብ ደግሞ በመስሪያ ቤቴ ደረጃ ሀላፊነት ከተሰጠኝ አንዳንድ ጊዜ። ሀላፊነት የሚሰጥበት አጋጣሚ ስላለ ያንን ፕሮግራም በስነ ስርዓት አስተካክላለሁ። ማን እረፍት መውጣት አለበት? ማን እረፍት ያስፈልገዋል? ማን መስራት አለበት? እንዴት ስራችንን የተሻለ ማድረግ እንችላለን? እንዴት ስራችንን ውጤታማ ማድረግ እንችላለን? እንዴትስ የእኛ ድርጅት ወይም የኛ መስሪያ ቤት የተሻለ ትርፍ ማምጣት አለበት በሚለው? ያ ሁሉ የሚሳካው ያ ሁሉ የተሻለ ደረጃ ሊደርስ የሚችለው የስራ ጊዜ ገደብ ሲስተካከል ነው። ወይም ፕሮግራም ሲኖር ነው። በስራ ተገድቦ ወይም በስራ ጊዜ ገደብ ውስጥ በማለፍ መሰራት ያለበትን ነገር ሲሰራ በፕሮግራም ስሄድ ሁሉም ነገር ጥሩ ስለሚሆን በሰአት ሰሌዳ ስለሚንቀሳቀስ ጥሩ ነው የሚሆነው። ለምሳሌ እኔ አስራ አንድ ሰዓት ላይ እወጣለሁ ከስራ ጠዋት ስምንት ሰዓት ገብቼ። አንድ ሰዓት ተኩል አካባቢ ገብቼ እወጣለሁ ከስራ ምክንያቱም በሰአት ወጣሁ በሰአት ገባሁ በሰአት ወጣሁ ማለት ነው። ምክንያቱም ሰዓት አልተዛባም ሰዓት ተስተካክሏል። በሰአት ገብቻለሁ ስራም አልተስተጓጎለም ስራዬንም በአግባቡ ነው የሰራሁት። ያከናወንኩት እዚህ ጋር ምን ያሳያል አሁን የተስተካከለ የስራ ገደብ እንዳለ ነው የሚያሳየው። ማለት መጀመሪያ ይሄ ነገር ባይስተካከል ስራው ጥሩ ነገር ሊሆን አይችልም። ሊሰራ አይችልም። ውጤት ሊያመጣ አይችልም። ኢቭን ቢመጣ ራሱ ውጤቱ አግባብና መልካም ነገር ሊሆን አይችልም ውጤቱ ያማረ ሊሆን አይችልም። ከዛ አንፃር የስራ ጊዜ ገደብ በጣም አስፈላጊ እና በጣም ሁሌም የሚያስፈልግ ነገር ነው ብዬ አስባለሁ።

ብዙ በዓላቶች አሉ ብዙ በአስር እና ከአስር በላይ የሚቆጠሩ በዓላቶች አሉ። ከነዛ በዓላቶች በጣም የምወደው በዓል ወይም በጣም የምወዳቸው በዓል ለምሳሌ። አዲስ አመት አለ እህን ቁጣጣሽ አለ ከዛ በኋላ ገና አለ ፋሲካ አለ። የልደት በዓሎች ምናምን የሚባሉ አሉ ብዙ ባህሎች አሉ። እና እነዚህን ባህሎች እነዚህው በየወሩ ወይም በየጊዜው በፕሮግራማቸው መሰረት ነው የሚመጡት ወይም በሚከበሩት በሰአት እና በሚከበሉት በሰአት ነው የሚመጡት እና ሲመጡ በደስታ በስነ ስርዓት ደስ ብሎኝ ነው የማከብራቸው። ምክንያቱም በዓላቶች በጣም ልዩ ይዘት አላቸው በጣም ልዩ ክብር አላቸው። ከማህበረሰቡ ጋር ከሃይማኖት ጋር ከባህል ጋር ከተለያዩ ነገሮች ጋር የተያያዘ የታሰረ ስለሆነ። ብዙ ጥቅሞች ስላሉት ምንድነው በአላቶቹን? በመጡ ሰዓት በደረሱ ሰዓት እንደ ስምቱ ፊታቸውን በጠበቀ መንገድ ወይም ትርጉም አለው። መንገድ ባህሉን በጠበቀ መንገድ ወጉም በጠበቀ መንገድ ከበአካባቢው ማህበረሰብ ጋር ከህብረተሰብ ጋር አብሮ በማክበር አብሮ በዓሉን በማሳለፍ ደስታን መካፈል ስለሚያስፈልግ ያንን ብዬ ስለማስብ ብዙ ጊዜ ደስታዬን ከማህበረሰቡ ጋር በመሆን እካፈላለሁ። እና እነዚህን አራት አምስት በዓለት በጣም እወዳቸዋለሁ። ለእንቅልፋታችን ልጅ ደስታ ነው የሚሰማኝ ቁጣታሽ በኋላ ሲሆን ምንድነው? አዲስ አመት ነው። ብዙ ሰው ፕሮግራም የሚያወጣበት ነው። ብዙ ሰው ለቀጣይ አመት ለቀጣይ ነገር የሚዘጋጅበት ነው። ራሱን የሚያዘጋጅበት ነው። ስለዚህ እኔም በዛ ሰዓት ምንድነው የማደርገው እጽፋለሁኝ። እግሮችን እናልፋለሁ እግሮችን እናወጣለሁኝ። ለቀጣይ አመት ወይም ወደፊት ምንድነው? መስራት ያለብኝ ብዬ በዝርዝር መስራት ያለብኝን ነገር በማስታወሻ ይይዛለሁኝ እመዝግባለሁኝ። ከዛ በኋላ ወደፊት በሰአቱና በአግባቡ በያዝኩ ትክክልና ፕሮግራም መሰረት እነዛን ስራዎችን በመስራት እነዛን ስራዎችን በማከናወን። ነገ ወደፊት ጥሩ ራዕይ ጥሩ አላማ ወይም ያሰቡትን ነገር ደግሞ ከግብ የማደርስበት አጋጣሚ የሚለውልበትም አጋጣሚ አለ። ምክንያቱም በበዓል ላይ ብዙ ነገሮችን ስላሉ ማለት ነው። በዓላቶች እንደኛ ሀገር በጣም ብዙ ናቸው። ዋና ዋናዎቹ እንቁጣጣሽ ገና ፋሲካ መስቀል ብዙ ባኣላቶች አሉኝ። እነዚህን ባላቶች በደስታ ነው የማሳልፈው።

አዎ በሚገባ የተለያዩ የማህበራዊ የሚዲያ አውታሮችን እጠቀማለሁኝ በዘመን መሳቅ ደግሞ የማህበራዊ የሚዲያ አውታሮች በጣም በዝተዋል በጣም ብዙ ናቸው። በተረጎም በትርጉም ወይም በማህበረሰቡ ውስጥ በጣም ተወዳጅነት ነው እያተረፉ ይገኛሉ። እነዚህ ማህበራዊ ሚዲያ ጥቅሞች ወይም አገልግሎቶች በተለያየ መንገድ ይሰጣሉ። በቴሌቪዥን ሊሰጥ ይችላል በእጅ ስልኬን ላየው እችላለሁ በተለያየ መንገድ ላየው እችላለሁ ብዙ በየነ መረቦች ስላሉ ማለት ነው። እነዚህን ነገሮች መጠቀሙን ጥቅሙ ብዙ ነው። አንደኛ በሀገሪቱ ውስጥ በአለም ላይ ያለውን ነገር አዲስ ነገር ዜናውን እያንዳንዱን ነገር እሰማበታለሁ። ብዙ አዳዲስ ነገሮች ሲፈጠሩ ወይም ብዙ አዳዲስ ነገሮች ሲኖሩ ለመዘጋጀት ወይም ራስን ብቁ አድርጎ ለመወዳደርም ሊሆን ይችላል። የተለያዩ ማስታወቂያዎች የስራም ሊሆን ይችላሉ የተለያዩን ጊዜዎችም ሊሆኑ ይችላሉ የቤት ጊዜዎችን የምክንያት ጊዜዎችን የተለያዩ ጊዜዎችንም በዚህ በማህበራዊ ሚዲያ አያለሁኝ እሰማለሁኝ። ከሰማው በኋላ ደግሞ ለኔ የምጠቅመኝን መረጃ በመውሰድ። እኔ የምጠቅመኝን መረጃ በመያዝ። ነገ በማህበራዊ ሚዲያ የሰማሁትን ነገር ወደ ተግባር ቀይሬ ወደ ተግባር ለውጬ የሚያስፈልገኝን ነገር አደርግበታለሁ። ለአንድ ሀገር ማህበራዊ ሚዲያ በላም ወሳኝ ነገር አለው ወሳኝ ጥቅም አለው። ምክንያቱም በማህበራዊ ሚዲያ ህዝቦች ማህበረሰቦች የተለያዩ ነገሮች ይደርሳቸዋል መረጃ ይደርሳቸዋል ዜና ይደርሳቸዋል። የሀገሪቱን ሁኔታ ወይም ያካበቱት ያውቃሉ አየር ንምረቱን ያውቃሉ መልካም ምድሩን ያውቃሉ ተፈጥሮን ያውቃሉ። ብዙ ነገሮችን በግልጽ በሆነ መንገድ አሳማኝ በሆነ መንገድ ስለሚደርሳቸው ብዙ ጥቅም ነው ያለው። እና ከዛ አንፃር ማህብራዊ ሚዲያ በጣም ነው የምትጠቀመው። ተረጋጋሚ ከእለት እለት ከቀን ቀን ማህበራዊ ሚዲያ እጠቀማለሁኝ።

ከፀሀይ የምጠበቅበት ዋና ዋና ምክንያቶች ብዙ ናቸው። ፀሀይ ለሰው ልጅ አስፈላጊ ነገር ነው ፀሀይ ለሰው ልጅ ጥሩ ጥቅም አለው። ጠዋት ላይ አሁን ፀሀይ ስንሞቅ ብዙ የምናገኛቸው የጤና ጥቅሞች አሉ። ብዙ የምናገኛቸው በረከቶች አሉ ብዙ ነገሮች አሉ። እና የሆነ ሰውነታችን ይነቃቃል የሆነ ሙቀት ጥሩ ሙቀት ይሰማናል ጥሩ መነሳሳት ይሰማናል። እና ፀሀይም በራሱ ትልቅ የተፈጥሮ ስጦታ ስለሆነ ለጤናችን ብዙ የሚጠቅመው ነገር አለ። እና ምንድነው ከፀሀይ የአንዳንድ ጊዜ የሚጠነቀቅበትም አጋጣሚ አለ እሱም መቼ ነው? ፀሀዮ በጣም ሲበረታ ከባድ ሲሆን በጣም አስቸጋሪ ሲሆን ፀሀዩን መቋቋም ሲከብደኝ ወደ ስራ ስንቀሳቀስ ሊሆን ይችላል ወደ ቤተሰብ ሊሄድ ሊሆን ይችላል በተለያየ የመንገድ ፀሀዩን መቋቋም በሚከብድ ሰዓት ጥላ ጥላ ልይዝ እችላለሁ የሆነ ቤት የሆነ እውቀት ልትጠለል እችላለሁ። ምክንያቱም ፀሀው ከባድ ከሆነ ለተለያዩ የጤና ችግሮች ሊያጋጥመኝ ይችላል ልታምም እችላለሁ ራሴን ሊያመኝ በከባዱ የራስ ምታት ወይም የራስ ህመም ሊኖር ይችላል። የተለያዩ የጤና ምክንያቶቹ የጤና ችግሮችን ሊፈጥር ስለሚችል ምንድነው የማደርገው? ፀሀዩ በጣም ከበረታ ጥላ እይዛለሁኝ ወይም ቤት ፈልጌ ቤት አርፋለሁኝ። እና ፀሀይ ማብዛት ደግሞ ለጤናም ጉዳት አለሁኝ። ብዙ ጊዜ አሁን እኔ ምንድነው ፀሀዩ በጣም ሲበዛብኝ በጣም እጠቁራለው ፊቴ ይጠቋቁራል ምናምን ራሴን ያመኛል ጥሩ ስሜት አይሰማኝም ውስጤ ምናምን ይረበሻል። ማታ ከገባሁ በኋላ ወደ ቤት ራሱ ከስራ ወደ ቤት ከገባሁ በኋላ ጥሩ እንቅልፍ አልተኛም የመረበሽ ስሜት አለኝ። እና ከዛ አንፃር ፀሀይን የምጠበቅበት ዋና ምክንያት አንዱ ጥላ ነው። ሁለተኛ ደግሞ ከቤት አለመውጣት ነው። ማለት ፀሀያማ በሆነ ሰዓት። በጣም ፀሀዩ ሲበረታ ወይም ወይም ፀሀዩ በጣም ሲያይል። ቤት ውስጥ የሚሰሩ ስራዎችን መስራት ቢሮ ውስጥ የሚሰሩ ስራዎችን መስራት ሌሎች በቤት ውስጥ ያሉ ነገሮችን ማከናወን ያስፈልጋል። ከዛ በኋላ ጥላው ሲቀዘቅዝ ወይም ጥላው የተወሰነ ጋብ ሲል ወይም ግድነት ሲኖረው ከዛ በኋላ ወጥቶ ደግሞ መሄድ አለብን ሰዓት መሄድ መንቀሳቀስ ባለብን ሰዓት መንቀሳቀስ። በስራ ጉዳይ ማከናወን ያለብን ወይም ተጉዘን የምናደርገው ነገር ወይም የምንሰራውን ነገር ስራ ታደለ። ያን ስራ መስራት ያስፈልጋል ብዬ አስባለሁኝ። እና ፀሀይን እምከላከልበት ምክንያት አንዱ ጥላ ነው ሁለተኛው ደግሞ ቤት ውስጥ ቤት በመፈለግ በመጠለል እጠለላለሁኝ ከዛ በኋላ ፀሀዩ እስከሚያልፍ እጠብቃለሁ ካለፈ በኋላ ደግሞ ወደ ስራዬ እሄዳለሁ ማለት ነው

ብዙ ጊዜ በቤት ውስጥ መሆን ያስደስተኛል ምክንያቱም ሰላም ስለምፈልግ ሰላም ስለሚኖረኝ ብዙ ጊዜ ቤት ውስጥ ሳሳልፍ ብዙ ነገሮችን ማድረግ ማከናወን እችላለሁ መስራት እችላለሁ በቤት ውስጥ። ከቤት ውጭም ስሆን የሆነ የሚያስደስተኝ ነገር አለ ግን ብዙ ጊዜ አይደለም ከቤት ውጭ ስወጣ አንዳንድ ጊዜ ጥሩ ስሜት የማይሰማኝ ስሜቶች አሉ። ጫጫታ አለ ብዙ ፀሀይ አለ ብዙ ዝናብ ሊኖር ይችላል። እንደዚህ በቃ ብዙ ህዝብ ጋር መጋፋት ሊኖር ይችላል የታክሲው የብዙ ነገር ግፊያና ሁካታዎች ምናምን ስለሚኖሩ የውስጥ አይምሮን የሚረብሹ ነገሮች ሊኖሩ ይችላሉ። ቤት ውስጥ ግን ከሆንኩ ሰላም አገኛለሁ ሰላም ነው ቤት ውስጥ የሚኖረው ስራዎችንም ትኩረት አድርጌ ወይም መስራት ያለብኝን ነገርም በአግባቡ ትኩረት አድርጌ መስራት እችላለሁኝ። ከምንም በላይ ስራዎችን ስሰራም በጥንቃቄና አስተውዬ ውጤት በሚያመጣ መንገድ እሰራለሁኝ። አሁን ለምሳሌ ይሄንን ሪከርድ ማድረግ ለራሱ ውጤት የሚያመጣ ስራ ስለሆነ። ምንድነው ቤት ውስጥ ነኝ ጫጫታ የለም ሰላም ነው። በዛ መንገድ ቤት ውስጥ ብዙ ነገሮች አሉ። በቃ ብዙ ነገሮች የምታገኛቸው ብዙ የጤና ጥቅሞች አሉ። ከዛ አንፃር ብዙ ጊዜ በቤት ውስጥ ማሳለፍ። እመርጣለሁኝ ብዙ ጊዜ አልፎ አልፎ ውጪ ላይ ከወጣሁ ምንድነው የማደርገው? በሰአት ነው የምወጣው ማለት አስራ አንድ ሰዓት ማታ አካባቢ ልወጣ እችላለሁ። ወይ አስራ ሁለት ሰዓት ልወጣ እችላለሁ። አስራ አንድ ሰዓት አስራ ሁለት ሰዓት ደግሞ የምወጣው ለምንድነው? ወክ አደርጋለሁኝ የእግር ጉዞ አደርጋለሁኝ የእግር ጉዞ ካደረኩ በኋላ የተወሰነ ከተንቀሳቀሱ በኋላ ሰውነቴን ከፍታታው በኋላ። ወደ ቤት ተመልሼ ደግሞ ወደ ቤት ከተመለስኩ በኋላ ደግሞ ማከናወን ያለብኝን ነገር መስራት ያለብኝን ነገር። እሰራለሁ ያከናውናለሁ በዛ መንገድ ነው የምንቀሳቀሰው። ግን ብዙ ጊዜ በቤት ውስጥ ማሳለፍ ጥሩ ነው ብዬ አስባለሁ። ምክንያቱም በቤት ውስጥ ስናሳልፍ ሰላም አለን። ትኩረት እናደርጋለን በነገሮች ነገሮችን ትኩረት አድርገን እንሰራለን። መስራት ያለብን ስራ በአግባቡና ተግባራዊ በሆነ መንገድ። በተያዘለት እቅድና ፕሮግራም እንሰራለን። የሚረብሹን ነገሮች የሉም የሚንጫጫ ነገር ወይም የሚረብሽ ነገር ምንም ነገር አይፈጠርም። ስለዚህ በቤት ውስጥ ስራን መስራት ወይም በቤት ውስጥ ማሳለፍ። ትልቁ ምርጫዬና ምርጫዬ እንደሆነ አምናለሁ

በስልክ በስልክ ገንዘብ እልካለሁኝ በስልክ ገንዘብ የምልከው እንዴት ነው በአሁኑ ሰዓት ያው በስልክ ሆኗል ሁሉም ነገር እና እጅ ላይ ሆኗል እጅ ስልክ ላይ ሆኗል ሁሉም ነገር በጣም ዘምኗል ዘመናዊነት ተስፋፍቷል ስልጣኔ ተስፋፍቷል በቃ ካሽ የሚባል ነገር ገንዘብ ወይም ብር የሚባል ነገር አሁን የለም በኪስ መያዝ ቀርቷል ሁሉም ነገር በስልክ ነው ገንዘብ ማስተላለፍ ስፈልግ በስልክ ነው ዶላር መግዛት ስፈልግ በስልክ ነው ወደ ቤተሰቦቼ ገንዘብ መቀበል ወይም መላክ ስንፈልግ በስልክ ነው ውጤቴን ወይም አካውንቴን ምን ያህል እንዳለ የማየው በስልክ ነው ገንዘብ የምልከው በስልክ ነው የምቀበለው በስልክ ነው ሁሉም ነገር አሁን ላይ በሰልክና በስልክ ብቻ ሆኖአል ምክንያቱም ቴክኖሎጂው በጣም እንትን እያለ እየረቀቀ ስለሄደ ቴክኖሎጂው በጣም ከፍ እያለ ስለሄደ በጣም እየጨመረ ስለሄደ ከዚህ ወደ ጊዜ የተሻለ በጣም እየሆነ ስለሄደ- ምንድነው በስልክ ገንዘብ እልካለሁ። በስልክ ገንዘብ እቀበላለሁ። በተደጋጋሚ በቃ አዘምኜዋለሁ ማለት ይቻላል። ስልኬን ራሱ በመላክና በመቀበል በየቀኑ ብዙ- የገንዘብ ዝውውሮችን ነው የማደርገው። ብዙ የገንዘብ ዝውውሮች ናቸው ያሉት። ከብዙ ባንኮች ከአራት ከአምስት በላይ ባንኮች ጋር አዘዋውራለሁ። በዛ ሰዓት ምንድነው የገንዘብ እንትኔ እየተሽከረከረ ወይም ጥሩ እየሆነ ስለሚሄድ በዛ ላይ ደግሞ በስልክ ገንዘብ መላክ የሆነ ጥሩ ነው። ባንክ ቤት ሄዶ ከመላክ ወይም ባንክ ቤት ሄዶ ወረፋ ከመጠበቅ ወይም- ከመቆየት እዛ ብዙ ሰዓት ከማባከን ብዙ ሰዓት ከማሳለፍ። ስለዚህ በስልክ መላክ ደግሞ ትልቅ ጥቅም ስላለው ጊዜንም ስለሚቆጥብ ለጊዜም ጥሩ ውጤት ስለሚሰጠን- በስልክ ገንዘብ መላክ በጣም ምርጫዬና ምርጫዬ ነው። እየተገበርኩበትም እገኛለሁ። አሁንም ዛሬም ነገም ለደንበኞቼ ሊሆን ይችላል። ለቤተሰቦቼ ሊሆን ይችላል። ለተለያዩ ሰዎች ሊሆን ይችላል። ለጓደኞቼ ሊሆን ይችላል። ገንዘብ ሲፈልጉ እኔም ስፈልግ የምንላላከው በስልክና በስልክ ብቻ ነው። እነሱም በስልክ ይልኩልኛል። እኔም በስልክ እልክላቸዋለሁ። እነሱም ይመልሱልኛል እኔም እመልስላቸዋለሁ። እና ከዛ አንፃርም በስልክ መላክ የተሻለ- አማራጭ ነው ብዬ አስባለሁ። ምክንያቱም በዚህ ሰዓት ሰው በስልኩ ነው ሁሉም ነገር መጠቀም ያለበት። በስልኩ ነው ብዙ ነገር ማከናወን ያለበት። በስልኩ ነው ብዙ ስራዎችን ያለበት ውጪ እና ያንን ነገር ነው የማደርገው።

ልዩ ችሎታ ብዙ ልዩ ችሎታ አለኝ ከልዩ ችሎታዬ ውስጥ አንዱ የመጀመሪያው መጽሐፍ አነባለሁ መጽሐፍ አንባቢ ነኝ። መጽሐፍ በጣም ነው የምወደው ምክንያቱም በየቀኑ በየሰአቱም መጽሐፍ ማንበብ ያስደስተኛል መጽሐፍ በማንበብ ነው የምታውቀው። በሁለተኛ ደረጃ ደግሞ ስፖርት እሰራለሁ ራሴን ለመጠበቅ ጤናዬን ለመጠበቅ ብዙ ነገሮችን ለመጠበቅ ስል ስፖርት እንቅስቃሴ አደርጋለሁኝ ብዙ ጊዜ። ከዛ ደግሞ በሙያ ዘርፍ ደግሞ በደንበኞች አገልግሎት መኮንን ብዙ ጊዜን አሳልፋለሁኝ ብዙ ስራዬንም እሰራው እዛ ላይ ነው። ከዛ በአራተኛ ደረጃ ደግሞ ሰዎችን መግባባት ከሰዎች ጋር መተሳሰብ ከሰዎች ጋር መነጋገር ከሰዎች ጋር ጥሩ ተግባባቶ ሰዎችን መርዳት ማገዝ ላይ። በጣም እሰራለሁ በትርፍ ጊዜ ደግሞ። ትልልቆችን በማገዝ እንደዚሁም ታናንሾችንም በማገዝ ትልቅ ችሎታ አለኝ ትልቅ አቅም አለኝ። በዋናነት ግን ስፖርትና የደንበኞች አገልግሎት መኮንን ላይ ነው የምሰራው። ይሄን እንዴት መረጥኩኝ? ከልጅነት ጀምሮ ነው የነበረው ይሄ ምርጫኔ የኔ። እንዴት በህፃን ሆኜ ጀምሮ ስፖርት በጣም ነበር የምወደው ስፖርት በጣም ነበር የምሰራው እና ስፖርት እሰራ ነበረ። ብዙ ጊዜ የስፖርት አይ ነበር የስፖርት ጨዋታዎችን ኳሶችን ቦክሶችን የተለያዩ ነገሮችን አይ ነበር እና ከዛ በኋላ። አብሮኝ ያደገ ነገር ነው አብሮኝ የመጣ ነገር ነው። እና አሁንም ካደኩ በኋላ ይዤው ነው የቀጠልኩት። ምክንያቱም ስፖርት ለሰው ልጅ ወሳኝ ነገር ነው ለጤና ወሳኝ ነገር ነው። የሰው ልጅ ስፖርት መስራት አለበት የሰው ልጅ። ለስፖርት ትልቅ ጊዜውን መስጠት አለበት ትልቅ። ያለውን ህይወቱን መስጠት አለበት። ምክንያቱም ስፖርት ከሰራ ጤናማ ይሆናል። ስፖርት ከሰራ ጤናኛ ይሆናል። ስፖርት ከሰራ ደስተኛ ይሆናል። ስፖርት ከሰራ ነገ ሀገሩንም ሆነ ራሱንም ሆነ ቤተሰቡንም የተሻለ ያደርጋል። ስለዚህ ብዙ ጊዜ ችሎታዬን ስፖርት ላይ አደርጋለው። ብዙ ጊዜ በቃ አይደል? በየቀኑ በቃ እለማመዳለሁ የተለያዩ ልምምዶች ስፖርት ልምምዶችን እንግስቃሴዎችን አደርጋለሁ። ምክንያቱም በቃ በወጣትነት ስፖርት መስራት አለበት ሰው በወጣትነቱ ከሰራ። ካረጀ በኋላም ወይም ትልቅ ሰው ከሆነ በኋላም አይቸገርም። ብዙ ነገሮችን መጋፈጥ ይችላል። ብዙ ነገሮችን ማሸነፍ ይችላል ብዙ ነገሮችን ማስተካከል ይችላል ብዙ ነገሮችን ሊያልፍ ይችላል። ስለዚህ ስፖርትን በጣም እመክራለሁ ለሰው ልጅ ስፖርት መስራት አለበት። የስፖርት እንቅስቃሴ ማድረግ አለበት ሁሌም የምመክረው ምክር ይሄ ነው። ከሰዎች ደግሞ በደንብ እየተሻገርኩኝ እንደዚሁ ብዙ ስራዎችን ሰርቻለሁኝ። እና ከልምዴ አንፃር ብዙ ጊዜ ችሎታ አለኝ ብዬ አስባለሁ። እንዴት? ብዙ ጊዜ ደንበኞችን አስተናግራለሁ። ብዙ ጊዜ ለደንበኞች ያለኝ ቦታ ለደንበኞች ያለኝ አመለካከት። ለደንበኞች የምሰጠው አገልግሎት የምሰጠው እንክብካቤ ልዩና መልካም በሚባል ደረጃ ስለሆነ። ለደንበኞች አገልግሎት በጣም ብቁ ነኝ ብዬ አሰባለው። እና ብዙ ጊዜ በችሎታዬ ከተለያየ ቦታ ከተለያየ አንግል መልስ ይሰጠኛል ወይም አስተያየት ይሰጠኛል። በርታ ጎበዝ ጠንክር። ጥሩ እየሰራህ ነው እና። በቃ አለ አይደል በርታ። ከምንም በላይ ቀጥልበት ከምንም በላይ ትልቅ ደረጃ። እንደምናይ ተስፋ እናደርጋለን። ብለው ይሰጡኛል አስተያየት እና አስተያየቱን ተቀብዬ ነገን የተሻለ ለማድረግ። ሁልጊዜም ጠንክሬ እየሰራሁኝ እገኛለው።

አዲስ አመትን የማከብርበት መንገድ በብዙ መንገድ ነው አዲስ አመት ሲመጣ በጣም ብዙ ነገሮች አብረው ይመጣሉ አብረው እሄዳለሁ። እና የመጀመሪያ ያው ከቤተሰብ ጋር ነው የማከብረው ከቤተሰብ ጋር ነው የሰባሰብነው። አዲሱ ዓመትም ደስ በሚል ሁኔታ እከብረዋለሁኝ። ከዛ ውጪ ደግሞ ከቤተሰብ ባለፈ ደግሞ ከጓደኞቹ ጋር እከብረዋለሁኝ። እና ከቤተሰብ ጋር የማከበረው አዲሱ አመት እንዴት ነው? ያው በየአመቱም በየጊዜውም ያው የሚሆን ነገር ስለሆነ። ከቤተሰብ ጋር በመሰባሰብ አንድ ላይ እንደሰታለን አንድ ላይ እንጨፍራለን አንድ ላይ ጥሩ ጊዜዎችን እናሳልፋለን። አንድ ላይ ስለ ቀጣይ ህይወት ወይም ስለ ቀጣይ ዘመን አንዳንድ ፕሮግራሞችን አንዳንድ እቅዶችን አንዳንድ ሁኔታዎችን እናመቻቻለን እንሰራለን እንጽፋለን። እቅዶችን እንልፋለን ስትራቴጂዎችን እንከልሳለን እና በዛ መንገድ ነው ከቤተሰብ ጋር የማሳልፈው። ምክንያቱም ከቤተሰብ ጋር ሲሆኑ ብዙ ነገሮች ብዙ እቅዶች ብዙ ሚስጥሮች። ማውራት ስላለ። ብዙ ነገሮችን ለማከናወን ወይም የተሻለ ነገር ለማግኘት። ጥሩ ነገር ለመስራት ብዙ ፕሮግራሞችን መቅረጥ ስላለብን። ብዙ ጊዜ ፕሮግራሞችን እንቀርጣለን። ከዛ ውጪ ደግሞ ከጎረቤት ጋር አብረን አዲስ አመትን በዙሪያዬ ታስቀን ተሳስቀን ተጫውተን ተሳስበን በፍቅር በአንድ ላይ ዘምረን ጨፍረን በስነ ስርዓት ነው የምናሳልፈው። ደስ በሚል ሁኔታ ያም የሆነበት ምክንያት ምንድነው? ባህሉ በወጉ ነው። በእኛ በዓል በእኛ ወግ መሰረት አንድ ሰው ወይም በበዓል ጎረቤት ለጎረቤት ይጠራራል። ዘመድ ከዘመዱ ጋር ይገናኛል። ከምንም በላይ ይፈላለጋል። አብሮ መብላቱም አብሮ መደሰቱም አብሮ በዚህ ነገር ማድረጉ ያለ ነገር ስለሆነ። በዛ መንገድ ነው አዲስ አመትን የማሳልፈውም። ከዛ ሲቀጥል ደግሞ ከጓደኞቹ ጋር መጠራራት አለ። ጓደኞቼ እኔ ይጠሩኛል። እኔም እነሱን እጠራቸዋለሁ። ከዛ ከእነሱ ጋር ጥሩ ጊዜ አብረን መልካም ጊዜ እናሳልፋለን። ያለፈውን አመት እናስባለን። ያለፈው አመት በምን አለፈ? ያለፈው አመት ሲያልፍ ምን ገጠመኞች ነበሯችሁ ምን ተግራሮቶች ነበራችሁ? ምን አሳለፋችሁ? እንዴት አለፈ የሚለውን እንገማገማለን። በአንድ ላይ እንነጋገራለን። ከዛ በኋላ ወደፊቱን ደግሞ የቀጣኙን ከጓደኞቹ ጋር ምን ማድረግ አለብን? ምን መስራት አለብን? ምን ብንሰራ የተሻለ ውጤት እናመጣለን። ምን ብንሰራ የተሻለ ገቢ እናገኛለን። ምን ብንሰራ ቤተሰባችንን ሀገራችንን እንቀይራል ይለውጣል። የሚለውን ደግሞ በደንብ እንነጋገራለን አስበንበት። በጠረንጰዛ ዙሪያ በእቅድ ነድፈን። በስነ ስርዓት ተነጋግረን ለቀጣዩ። ፕሮግራሞችን ቀረጻን ነገ የተሻለ ለማድረግ ወይም አዲሱን አመት የተሻለ ለማድረግ። ሁል ጊዜ ዝግጅታችንን እንጀምራለን። በዛም እንግዲህ አሳልፋለሁ። ከዛ በኋላ ምንድነው የማደርገው? ወደ ስራ ነው የምመለሰው። በዓልን ካሳለፍኩ በኋላ ከቤተሰብ ጋር ከጓደኞቼ ጋር ከጉረቤት ጋር አብሬ ተሳስቄ አበሬ አውርቼ አብሬ ጥሩ ጊዜ አሳልፌ አብሬ በልቼ ጠጥቼ አብሬ ብዙ ነገሮችን ካሳለፉ በኋላ። ወደ ስራ ቦታ በመመለስ። የሰጠኝን ስራ ወይም ያለኝን ስራ በአግባቡና ሰአቱን በጠበቀ መንገድ በማከናወን። ነገን የተሻለ ለማድረግ። ሁሌም ቢሆን በስራዬ ታትሬና ታትሬ እሰራለሁኝ። ምክንያቱም አዲስ አመት እንግዲህ የሚከበረው በየአመቱ ነው። አመት አመት ሲመጣ ስለሚከበር አመት ውስጥ ሲደርስ ጀምሮ መልሼ ወደ ቤተሰብ ጋር ሄጄ በጥሩ ሁኔታ በደስታ አዲስ አመትን አከብራለሁ።

በሚገባ አሰላስላለሁ በሚገባ ነገሮችን በማብሰልሰል በማሰላሰል ያለፈውን ጊዜ አስታውሳለሁኝ። ምን ነበረ የተማርኩት ምን ነበረ ያወቅኩት ምን ነበረ? የሆነ አበበ ያለኝ ምንድን ነበረ ከበደ ያለኝ ምንድን ነበረ ምንድን ነበር የተነጋገርነው ምንድን ነበር ያወራነው ነው የሚለውን። ወደኋላ መልስ ብዬ አያለሁኝ ወደ ኋላ መልስ ብዬ አነባለሁኝ። ያም ምንድነው የማሰላሰል አቅሜ የማስታወስ አቅሜ በጣም ከፍተኛ ነው ብዬ እላለሁ። ምክንያቱም የአስር አመቱን ወይም ከዛሬ አስር አመት በፊት የነበረውን በጣም አስታውሳለሁ የተማርኩትን አስታውሳለሁ የተማርኩበትን ዩኒቨርሲቲ አስታውሳለሁ። ያደጉበትን ሰፈር አስታውሳለሁ ቤተሰቦቼን አስታውሳለሁ። ጓደኞቼን አስታውሳለሁ ብዙ ነገር ነው የማስታውሰው። እና ምንድነው ይሄ የሆነው የማስታወስ ችሎታዬ በቃ የማሰብ እና የማሰላሰል ችሎታዬ? ከፍተኛ ነው አይኪው በጣም አሪፍ በሚባል ደረጃ እንደሆነ ነው እንትን የሚለኝ የሚሰማኝ ምክንያቱም። የድሮውን ሁሉ በጣም ለብዙ ዘመናት ለአስር አመት ሊሆን ይችላል። ለአምስት አመት ሊሆን ይችላል በጣም ለረጅም ጊዜ የነበረውን ነገር ሁሉ። ትዝታ ውስጥ በመሆን አስታውሰውና አስበዋለሁኝ። ከዛ ደግሞ ወደኋላ ተመልሼ ወደፊትም ማድረግ ያለብኝን ማምሰልሰል ወይም የጠፋብኝን ነገር ቢኖር ራሱ ያንን ነገር በመመሰልሰል እንደገና መፈለግ። በቃም ነገሮችን በደንብ ለመረዳት መሞከር። ማብሰልሰል ማየት ማስተዋል የሚባለውን ነገር ሁል ጊዜ በቃ ትኩረት የማደርግበት እና ትኩረት አድርጌ የምሰራበት ዋናኛ ነገር ነው። ይሄ ማብሰልሰል የሚባለው ነገር። ማብሰልሰል ለሰው ልጅ በጣም ጠቃሚ ነገር ነው። ይሄ ጠቃሚ የሆነበት ምክንያት ምንድነው? የሰው ልጅ ወደኋላ መልስ ብሎ ትናንትን ሲያሰላስል ትናንትን ሲያብሰለስል ያለፈበትን ሲያብሰለስል ቤተሰቦቹን ሲያብሰለስል ወይም ሲያስብ ወደ ኋላ ያለውን ነገር ሲያስብ ሲረዳ ወደፊትም ለሚኖረው እቅድ ለሚኖረው ህይወት ትልቅ አሻራና ትልቅ መንገድ ይፈጥርለታል። ምክንያቱም የኋለው ከሌለ የፊቱ አይኖርም ብዬ አሰባለሁኝ። የኋላውን ማሰብ ያስፈልጋል የኋላውን ማየት ያስፈልጋል። የኋላውን ማብሰልሰልና መተቸት ያስፈልጋል ማየት ያስፈልጋል። ምንድነው የምናየው ደካማ ጎንንም ደካማ ጎንንም ጠንካራ ጎናችንንም እንደ ጠንካራ ጎን ብንውሰድ በማሰላሰል? ነገሮቹን የጠፋብንንም የተሰወረብንንም ወይም የረሳነውም ነገር ካለ በማስታወሻ እየያዝን እየመዘገብን። የሰው ልጅ ደግሞ በማስታወሻ መልመድ አለበት ማስታወሻ መያዝ አለበት ምክንያቱም። በቃል ላይ ያለ ነገር ሊረሳ ይችላል። በጽሁፍ ግን ነገሮችን ማየት ነገሮችን ማስታወስ ትናንትና የጻፍኩትን ነገር ዛሬ ባነበው ትናንት ስለፃፍኩት አይጠፋብኝምና። አንብቤ እንደገና ማስታወስ እንደገና መተግበር ስለምችል። የሰው ልጅ መፃፍን ቢለማመድ ከቃልም በላይ ምክንያቱም። በቃል ያለ ነገር አሁንም እንዳልኩህ የሚረሳ ነገር ሊሆን ይችላል። የሚረሳበት አጋጣሚ ሊሆን ይችላል ስለዚህ። በቃል ያለ ይረሳል በጽሁፍ ያለ ይወረሳል ነው ተረቱ ብሂሉ ማለት ነው። ስለዚህ ከቃል ያለፈ ደግሞ በወረቀት በማስታወሻ በመመዝገብ ነገሮችን መረዳት ነገሮችን ማየት ማብሰልሰል። ያስፈልጋል የሰው ልጅ ማሰላሰል አለበት። የሰው ልጅ ወደኋላ ተመልሶ ነገሮችን ማስታወስ አለበት ማብሰልሰል አለበት። ካላብሰለሰለ ካላስተዋለ። ነገሮች ሁሉ ጥሩ ሊሆኑ አይችሉም ስለዚህ። ማምሰልሰልን ማስቀደም አለበት።

የጨው አመለካከት ወይም ለጨው ያለኝ እንትን ብዙ አይደለም ግን በመጠኑ ያው ምግብ ላይ ያስፈልጋል። ምግብ ላይ ጨው መጨመር ግድነው ምክንያቱም ምግቡ መጣፍጥ አለበት ምግቡ እንዲጣፍጥ ደግሞ የተለያዩ ቅመማ ቅመሞች ይጨምራሉ ከነዛ ቅመማ ቅመሞች መካከል አንዱ ምንድነው ጨው ነው። ማለት ጨውን ነው የሚያጣፍጠው። እንደውም በተረቱ ምን ይባላል? በምሳሌያዊ አነጋገሩ ጨው ወጥ ያለ ጨው መቼ ጣፍጦ ይባላልና ስለ ጨው ሲተረት ወይም ስለ ጨው ሲወራ እና ጨው ያስፈልጋል ጨው አስፈላጊ ነገር ነው። ግን ደግሞ ጨው መብዛት የለበትም ጨው ከበዛ ደግሞ ለጤና ትልቅ ቀውስ ስለሆነ። ትልቅ ጉዳት ስላለው ጨው መብዛት የለበትም ጨው መመጠን አለበትም። ምክንያቱም በዚህ ሰዓት ባለኝ የጤና መረጃ መሰረት ወይም ጤና በሚመለከት በያዝኩት መረጃ መሰረት። ብዙ ሰዎች ጨውን በማብዛት ለተለያዩ የጤና ችግሮች ለተለያዩ የጤና ቀውሶች እየተጋለጡ ይገኛሉ። አንዳንዶቹ እየታመሙ አንዳንዶቹ በሆስፒታል አንዳንዶቹ በጤና ጣቢያ በክሊኒክ በመካከለኛ ክሊኒክ በተለያየ መንገድ እየተረዱ ይገኛሉ። ምክንያቱም ይሄ የሚያሳየው ምንድነው? የ አመጋገብ ሁኔታ ወይም ምግብ ስንመገብ ምግብ ስንሰራ መመጠን የሚባል ነገር አለ ተመጥኖ ነው መቅረብ ያለበት ወይም ተመጥኖ ነው የሚሰራው መሰራት ያለበት። አንድ ምግብ ላይ ጨው ሲደረግ ምን ያህል ግራም ወይም ምን ያህል ምን ያህል ነው መደረግ ያለበት የሚለው መለየት ያስፈልጋል ማየት ያስፈልጋል። ያ ካልሆነ ለትልቅ የጤና ቀውስ አለው ትልቅ የጤና ችግር ሊፈጥርብን ይችላል። ለዛም ነው ብዙ ሰዎች አሁን ይታመማሉ። ብዙ ሰዎች በሆስፒታል ናቸው ብዙ ሰዎች በተለያየ መንገድ ናቸው ብዙ ሰዎች በቃ ከምንም በላይ ብዙ የጤና ችግር አለባቸው። እና ይሄ የሆነበት ምክንያት ምንድነው የጨው ሁኔታ ከባድ ስለሆነ ነው። ጨው በባህሪው ከብዙ በቃ ችግሮች ያመጣል ምክንያቱም ከበዛ ማለት ነው። ሁሉም ነገር በአግባቡ ሁሉም ነገር በመጠኑ መሆን አለበት። እስካልተመጠነ ድረስ ለጤና ጥሩ ነገር አይሰጥም ጥሩ ትርጉም ሊኖረው አይችልም። ስለዚህ መመጠን አለበት። የተሻለ ነገር ለማግኘት ወይም የተሻለ ነገር ለማግኘት ሁሌም ቢሆን ተመጥኖ መቅረብ አለበት። ይሄ ምንድነው? ምግብ ስንሰራ መመጠን የተሻለ በቃ አለ አይደል ማድረግ ያለብንን ትንሹን ነገር ካደረግን በቃ እዛ ስራ ነው ምግብ ላይ ማብዛት አያስፈልግም። ትንሽ ነገር ካደረግን በቃ ከዛ ጋር ከምግቡ ጋር የሆነ እንትን የሚል ነገር የሚጣጣም ነገር ወይ በቃ የሚመቻች ነገር መሆን አለበት። ከዛ ውጪ ጨውን በጣም ካበዛነው ነገ በህይወታችን ላይ ነገ በጤናችን ላይ አልፎም ቤተሰባችን ላይ አልፎም በተለያየ በስራችን ላይም ሊሆን ይችላል። በህይወታችን ቀን ተቀን በምናሳልፈው ህይወት ውስጥ ከባድ የሆነ ጫና ከባድ ህይወት መቅራ ይዞብን ሊመጣ ስለሚችል። ጨውን በአግባቡና በአግባቡ መጠቀም አስፈላጊ ነገር ነው ብዬ አስባለሁ። ለዛም ነው ብዙዎች ይሄን ካለመገንዘብ ነው። በጨው ላይ ማለት ጨውን በማብዛት ትልቅ የጤና ችግር እየፈጠሩ ያሉት በጤናቸው ላይ ትልቅ ጉዳት እየፈጠሩ ያሉት ለዛ ነው። እና ጨው ብዙ ትወዳለህ ወይ? ይላል ጥያቄ በመጠኑ እወዳለሁኝ።

ቤተሰብ በተለያየ መንገድ ሊሰበሰብ ይችላል ቤተሰብ በአንድ በተለያዩ ርዕሶች ላይ በተለያዩ ጉዳዮች ላይ በበዓላት ሊሆን ይችላል በተለያዩ ፕሮግራሞች ሊገኝ ይችላል። እንደዛም ፕሮግራሞች በአግባቡና በተመጣጠነ መንገድ በመነጋገር ሊፈታ ይችላል። ምክንያቱም ቤተሰብ የሚገኝበት መንገድ ብዙ ስለሆነ ማለት ነው። ቤተሰብ ጋር ያው ብዙ ነገር ማሳለፍ አለ። ሰርጉን ደስታውን በዓሉን ወጉን እንድሁም እያንዳንዱን ነገር ማሳለፍ። የሚጠበቅ ነገር ስለሆነ ቤተሰብ በምን ያህል ጊዜ ለሚለው ጥያቄ አንዳንድ ጊዜ በሳምንት አንድ አንድ ጊዜ ለበዓላት አንዳ አንድ ጊዜ ለሀዘን አንድ አመት ጊዜ ለደስታ መገናኘት ይኖራል። እና ይሄን በግልጽ እያንዳንዱን ለመዘርዘር ያህል በሳምንት ምናልባት አንዳንድ አስቸኳይ ነገሮች አንዳንድ አስፈላጊ ነገሮች የህመም ጉዳይ ሊሆኑ ይችላሉ። የተለያዩ ፕሮግራሞች አስቸኳይ ፕሮግራሞች ከአሁን ቤተሰብ በሳምንት ልንገናኝ እንችላለን ልንሰባሰብ እንችላለን። ከዛ ውጪ ደግሞ በወር በወር ደሞ ምንድነው? እንደዚሁ ሌሎች ፕሮግራሞች ካሉ እንደዚሁ በወር የምንሰባሰብበት ወርሃዊ ነገር ካለን በወር የምንሰባሰብበት አጋጣሚ ሊኖር ይችላል። ከወር ባለፈ ደግሞ በአመት በሁለት ወር በሶስት ወር ሊሆን ይችላል እሱም ለበዓላት ሊሆን ይችላል። ለአድስ አመት ሊሆን ይችላል። እንደዚህ ዘመን ሲቀየር ዘመን ሲለወጥ ለዛም አብሮ ለማሳለፍ አብሮ እያንዳንዱን ደስታ ለመካፈል ሊሆን ይችላል። በዛ መንገድ ልንገናኝ እንችላለን በአጠቃላይ ቤተሰብ በምን ያህል ጊዜውን መገናኘት ይቻላል ለሚለው ጥያቄ? በተወሰነ መንገድ ለመግለጽ እና ለማብራራት በየጊዜው ማለት ባይቻልም ምክንያቱም በየጊዜው እንዳይሆን ብዙ የስራ አማራጮች አሉ ብዙ የስራ ሁኔታዎች አሉ። እና ከስራ ጋር ስለማይመቻች ከስራ ጋር ስለማይሄድ ስራን ባማከለ መንገድ ስራን በያዘ መንገድ ስለሆነ ሁሉ ነገር የሚሄደው ሊሆን የሚችለው ምንድነው? አንዳንድ ጊዜ በዓላትም በመጠበቅ አንዳንድ ጊዜ አንዳንድ ሁኔታዎችን በማየት ነው ሊሆን የሚችለው። እና ከተለያየ አንፃር ከተለያየ ሁኔታ አንፃር ይሄ የሚገመገም የሚገለጽ ሀሳብ ስለሆነ አንዳንድ ጊዜ በአሥራ አምስት ቀን አልፎም በወር አልፎም በአመት የሚሆንበት አጋጣሚ አለ። ምክንያቱም ከቤተሰብ ጋር መገናኘት ከቤተሰብ ጋር አብሮ ማሳለፍ ከቤተሰብ ጋር ብዙ ነገር ማሳለፍ ቁልፉ ህይወት ጉዳይ ነው። ቁልፉ የህይወት ተሞክሮ ቁልፉ የህይወት መንገድ ስለሆነ። ዋና ነገር ነው። ከምል በላይ ዋና ነገር ነው። ከምነግርህ በላይ እና ትልቅ ይዘት አለው ትልቅ ተርጉም አለው። ምክንያቱም ከቤተሰብ ጋር በማሳለፍ ብዙ የምናገኛቸው ጥቅሞች ብዙ የምናገኛቸው ጥቅሞች ሁኔታዎች ስላሉ አብረን እንወያያለን አብረን እናሳልፋለን። አብረን ብዙ ነገር እናደርጋለን ብዙ ነገር እንናጋገራለን። በስራም ሊሆን ይችላል በተለይ አካባቢዎች ደስታን ሀዘንን አብረን መካፈል እንችላለን። እና ከዛ አንፃር ከቤተሰብ ጋር መገናኘት ከቤተሰብ ጋር ማውራት ትልቅ የህይወት ትርጉም ነው። ያለው ምክንያቱም ቤተሰብ የሁሉም ነገር መሰረት ነው። ቤተሰብ የሁሉም ነገር ባለ መሰላል ነው። ከቤተሰብ ጋር በማሳለፍ ብዙ ነገሮችን ማድረግ ይቻላል ብዙ ነገሮችን ማከናወን ይችላል። ስናደግም እኮ ከቤተሰብ ጋር ነው ያደግነው አብረን ነው ያደግነው አብረናቸውን የኖርነው። አብረናቸውን ስንኖር ደግሞ በተለያየ መንገድ አግዘውናል በተለያየ መንገድ ደግፎናል በተለያየ መንገድ ብዙ ነገር ከፍለውልናል። ብዙ ነገር አድርገውልናል እና ለሱ ክፍያ ደግሞ ምንከፍላቸው ነገር እንኳን ባይኖር ከክፍያ በላይ ነው ያደረጉልን። ከክፍያ በላይ ነው የሰሩልን። ግን አብረናቸው የምናሳልፍ አብረናቸው ጥሩ ጊዜ ብናደርግ ከምንም በላይ ለእነሱም ደስታ ነው ለኛም ለልጆች በጣም ደስተኛ ስለሚያደርገን። ብዙ ጊዜ ከቤተሰብ ጋር የሚኖረን ሰዓት ጊዜ ትልቅ የሚባል ሁል ጊዜም ቢሆን አስተማማኝ ሁል ጊዜም ቢሆን መልካም የሚባል መሆን እንዳለበት ነው። የሚሰማኝ ምክንያቱም ያለቤተሰብ መኖር አይቻልም ያለ ቤተሰቦች ምንም ነገር የለም። ውጭ ሀገር ያሉ ቤተሰቦች ለዛ ነው ወደ ሀገራቸው መጥተው ቤተሰቦቻቸውን ጠይቀው ኪሎሜትሮችን ብዙ ርኳሮቶችን አቋርጣው ቤተሰብ ይጠይቃሉ ቤተሰብ ያግዛሉ። ቤተሰብ ይጎበኛሉ ከቤተሰብ ጋር ብዙ ነገር ያሳልፋሉ። ቤተሰብን ይንከባከባሉ ቤተሰብ ይረዳሉ ብር ይልካሉ። የተለያዩ ድጋፎችን የተለያዩ በኩል መልካም ነገሮችን ያደርጋሉ። ይሄ እንዴት መጣ? ይሄ እንዴት ተገኘ? የመጀመሪያ ቤተሰብ ትልቅ ይዘት ስላለው ትልቅ ትርጉም ስላለው ለዛ ትርጉም መኖርን ዋናው ደግሞ የህይወት ዋናው ትልቁ ሚስጥር በትርጉም መኖር ነውና። ከቤተሰብ ጋር ብዙ ጊዜ ባንቆይ ለአንድ ሳምንት ለአንድ ወር ለአስራ አምስት ቀን ለሁለት ወር አልፎ አልፎም በተለያየ ሀገር ላይ ሩቅ ሀገር ላይ ከሆነ ደግሞ ለአምስት ወር ሊሆን ይችላል ለአራት ወር ሊሆን ይችላል ለአመትም ከሆነ ለአመት ከዛ በኋላ ባለፈ እንኳን ብዙ አመትን ከቤተሰብ ሪቆ መኖር። ከባድ ነው እንደኔ አስተሳሰብ ምክንያቱም ከቤተሰብ ርቆ መኖር አይቻልም። ቤተሰብን መጠየቅ ያስፈልጋል። ቤተሰብ

ጥሩ ጥያቄ ነው የጠየከኝ የምወደው ቁጥር አስራ ዘጠኝ ቁጥር ነው። የምወደው ቁጥር ያው በምክንያት ነው ሁሉም ነገር ያው መነሻ አለሁ ሁሉም ነገር ትርጉም አለው። ሁሉም ነገር ስንወድ ሁሉም ነገር ቦታ ስንሰጥ መጀመሪያ በትርጉም ነው መጀመሪያ የሆነ መነሻ አለው እያንዳንዱን ነገር ስማችንን እንኳን ሲወጣ ከቤተሰቦቻችን ትርጉም አለው ያወጡልን የሰጡን እያንዳንዱን ነገር በምን እንደሆነ እንዴት እንደሆነ ትርጉም ያለውን ነገር የለም እና አስራ ዘጠኝ ቁጥር የምወድባቸው ከሶስት ያላነሱም ምክንያቶች አሉን አንደኛ አስራ ዘጠኝ ቁጥር የተወለድኩበት ከምንም በላይ መጋቢት አስራ ዘጠኝ ስለተወለድኩ የዛ ቁጥር ማስታወሻ ነው አስራ ዘጠኝ ቁጥር ምክንያቱም በዛች እለት ነው የተወለድኩት መጋቢት አስራ ዘጠኝ ሁለት ሺህ በፈረንጆቹ ነው የተወለድኩት አሁን ሃያ አምስተኛ አመቴን ሃያ ስድስተኛ አመቴን ይዣለሁኝ ሲቀጥል ደግሞ ይሄንን መነሻ በማድረግ ምንድነው ብዙ ነገሮችን አሳልፌ እንደመጣሁኝ ከተወለድኩ በኋላም በቤተሰብ በተለያዩ ነገሮች ብዙ ነገሮችን እንዳጣሁኝ ብዙ ነገሮችን እንዳሳለፍኩኝ ብዙ ዉጣ ውረዶችን እንዳሳለፍኩኝ አውቃለሁኝ እና ከዛ አንፃር አስራ ዘጠኝ ቀጥር ልዩ ትርጉም ለኔ አላት ብዙ ነገሮችን አሳልፈያለው ብዙ ነገሮችን አይቻለሁ በዛች አለት በዛች ሰዓት ከዛ ቦኋላ አያደኩም በነበረኝ ጊዜ ብዙ ነገሮች አሉ እና እና መወለዴን የማስታውስባት ሁልጊዜም ቢሆን ልደቴን የማከብርባት ልደቴን የማስብባት ልዩ ቁጥር ነች አስራ ዘጠኝ ቁጥር ልዩ ቁጥር ነች። በሁለተኛ ደረጃ ከምን ጋር የሚገናኝ ነገር አለው የሆነ ጊዜ በጣም በህይወቴ አሞኝ ስለ ነበር በዛ ሰዓት በህመሜ ወይም በዛ ሰዓት በዛች እለት ወይም በአስራ ዘጠኝ ቀን በዛ አለች ከህመሜ መዳን ችዬያለሁኝ እና ሰላም ሆኛለሁኝ ደህና ሆኛለሁኝ እና ብዙ ተአምራት ተደርጎልኛል ብዙ ነገር አይቻለሁኝ መትረፍ የማልችልበት ሁኔታ ውስጥ ነበርኩኝ መዳን የማልችልበት ሁኔታ ውስጥ ነበርኩኝ እና በዛ ሰዓት ድኜ አይቻለሁኝ በሁለተኛ ደረጃ ይሄ ነው መዳን ቀላል ነገር አይደለም ማለት አንድ ሰው ታሞ በአልጋ ላይ ሆኖ ብዙ ነገሮችን እያሳለፈ ብዙ ከባድ ነገሮችን እያሳለፈ መዳኑ ትልቅ የህይወት ትርጉም ነው ያለው ስለዚህ መላ ማለት ቀላል ነገር አይደለም ስለዚህ አንዱ ይሄ ነው። ሁለተኛው ነገር ይሄ ነው ሶስተኛው ደግሞ ያው የማምነው መለክ አለ የእሱ ቁጥር ነች አስራ ዘጠኝ ማለት ገብርኤል ነው እና ብዙ ጊዜ እሱን የማስበት በየወሩ በዚህ ስለማስበው ብዙ ጊዜ እሱን ቁጥር ነች እና በሶስት ምክንያቶች እና አስራ ዘጠኝ ቁጥር የምወዳት። ልዩ ናት ከመውረድ የምትነሳ በጣም ስለ የምወደውም አስራ ዘጠኝ ቁጥርን እጄ ላይ ሁሉ እስከመነቀሱ ልጅ ደርሻለሁ ማለት ነው ቁጥሩ ግራ አጄ ላይ አለ ቁጥሩ እኔ ጋ አለ ቁጥሩ አብሮኝ አለ ተነቅሼዋለሁ ቀኜ ግራ እጄ ላይ ሁል ጊዜ አለ ይኖራል ወደፊትም ይኖራል ዛሬም ላይ አለ። ያንን ያደረኩት ትርጉም ስላለው እኔ ራሱን ምክንያት ስላልሆኑ ሁሌ በቃ አስባለው የተደረገልኝን ነገር ፈጣሪ የዋለኝልኝን ውለታ ፈጣሪ ለህይወቴ ያደረገልኝን ነገር የከፈለልኝን ነገር በህይወቴ ብዙ ነገር እንዳልፍ ብዙ ነገር እንዳሳልፍ ብዙ ነገሮችን አድርጎልኛል ብዙ ተከፍሎልኛል የተከፈልኝ ብዙን ነው ካጣሁት ነገር በለኝ ካላገኘሁት ነገር በላይ ካጣሁት ነገር በላይ ተከፈለልኝ ብዙ ነው እና እዚህ ለመድረሴ የፈጣሪ ስራ የፈጣሪ አገዛ ስላለ በዛ ምክንያት አስራ ዘጠኝን ቁጥር እንደ ግድ ነው የማየው እንደ መልካም ነገር እንደ ግድ ያለው ነገር ነው የማየው ጥሩ ነገር ነው የማየው እና ሁልጊዜም እወዳታለሁ ነገሮችን የአንደኛው ነገሮችን ጊዜ ሳደርጋቸው በዛች እለት ይሳካሉ ይከናወናሉ መልካም ነገር ይፈጠራል የተቻለ ነገር ይፈጠራል እና ከዛ አንፃር ልዩ ትኩረት አርጌ ነው የምንቀሳቀሰው። ሁሉም ሰው ያው ቢጠየቅ የሚወደው ነገር አለ። ከቁጥር ብቻ ሳይሆን ከተለያየ ነገርም የሚወርደው ነገር አለ በህይወቱ የሚያስበው ነገር አለ በህይወቱ እያንዳንዱን ቦታ የሚሰጠው ነገር አለ በህይወቱ እና ከዛ አንፃር በኔም የህይወት ውስጥ ልዩ ትርጉም ያላት ልዩ ቦታ ያላት ልዩ ይዘት ያላት ልዩ ትርጉም ያላት ሁል ግዜም ቢሆን ከመነቀስ እጄን የደረስኩበት ወይም በቁጥር ቁጥሩን ራሱ ይዤ ነው የምዞረው ማለት ነው የምንቀሳቀሰው ማለት ነው። ሰውነቴ ላይ ያለ ከደሜ ጋር አለ አብሮ እና ቁጥሩን ይዤ ነው የምንቀሳቀሰው እና ከምንም በላይ አስራ ዘጠኝ ቁጥር ለኔ ልዩ ትርጉምና ልዩ ይዘት ልዩ ባህሪ ልዩ የህይወት ተሞክሮ ነው ያየሁበት የተማርኩበት የተገነዘብኩበት ከምሊ በላይ አስራ ዘጠኝ ቁጥርን እንደ እንደ ሎተሪ ማለት ቻናል ሎተሪ እንደወጣልኝ ወይም ሎተሪ እንዳገኘሁ ትልቅ እድል እንደገጠመኝ ትልቅ እድል እንዳገኘሁ ትልቅ እድል በህይወቴ እንዳለ ሁሉ ነው የማስበው አስራ ዘጠኝ ቁጥርን ሳስብና የኔ ግድ ያላት ቁጥር ወይም የኔ ግድ ብዬ የምላት ቁጥር

ሃይማኖት ወይ ግብርን አከብራለሁኝ አክብሬም በአጋባቡ እሰራለሁኝ በአጋባቡ እከነውራለሁኝ። ሃይማኖቴ የምጠይቅንን ነገር ሃይማኖቴ አድርግ ያለኝን ነገር አደርጋለሁኝ። ግብርም ሆነ የተለያዩ ነገሮች ሲኖሩ በመሳተፍ ማድረግ ያለብኝን ነገር አደርጋለሁ ማከናወን ያለብኝን ነገር አከናውናለሁ። እና ሀማኖታዊ ግብር አዎ አከብራለሁ ይሄ

ዳቦ ማብሰል እችላለሁኝ ብዙ ባለሙያ ባልባልም መካከለኛ ከሚባሉት ባለሙያዎች መካከል አንዱ ነኝ። እና ዳቦ ማብሰል እችላለሁኝ ዳቦ ማብሰል ደግሞ ምንድነው? አንዳንድ ጊዜ ለቁርስ ሊሆን ይችላል። በአስፈለገኝ ሰዓት ላበስል እችላለሁኝ ዱቄት እገዛ እና ነጭ ዱቄት እሱን በስነ ስርዓት ይቦካ እና ከተቦካ በኋላ በስነ ስርዓት ይጋገራል ከተጋገረ በኋላ እበላለሁኝ። እና ዳቦ ማብሰል እችላለሁኝ አዎ ብዙ ጊዜ። አድርጌው ስለማቅ አብስዬ ስለማቅ ልምዱ ስላለኝ አደርጋለሁኝ እችላለሁኝ። እንደምችል እርግጠኛ ነኝ እተማመናለሁ በራሴ።